የምትወደው አትክልት ምንድነው? ለሚለው ጥያቄ። እኔ በጣም የምወደው አትክልት ቢኖር። የተለያዩ ነገሮች አሉ። ከአትክልት አይነቶች ኢትዮጵያ ደግሞ በጣም ብዙ አይነት የአትክልት ነገሮች አሉን። እነዚህ አትክልት አይነቶችን በአግባቡ ጠብቀን ከትውልድ ወደ ትውልድ ማስተላለፍ ይኖርብናል። ይሄ ደግሞ ዝም ብሎ ሳይሆን የሚሆነው የተለያዩ ነገሮችን ይጠበቅብናል ማለት ነው። አንድ ተክሊ ዝም ብሎ አይበቅልም እና መጠበቅ ያስፈልገዋል መንከባከብ ያስፈልገዋል። እንዲሁም ውሃ መጠጣት ይገባዋል ማለት ነው። እና ከዚ በላይም የተለያዩ አትክልቶችን። ምን ማድረግ እንዳለብን ልንገራችሁ። አንደኛው ከተለያዩ እንስሳዎችን እንዳይበሏቸው መጠበቅ ግድ ነው ማለት ነው። ስለዚህ እኔ ከምወዳቸው አብዛኛው አትክልቶች አንዱ ካሮት ነው። ካሮት በጣም ነው የምወደው። ካሮት የወደድኩበት ምክንያት ደግሞ። አንደኛው ካሮት ለአይን ብርሃን በጣም ጥሩ ነው። አንድ ሰው የአይን ብርሃን እንዲጨምርለት ከፈለገ ካሮት ቢበላ በጣም ጥሩ ይመስለኛል ማለት ነው። እና የካሮት ጥቅም በጣም እዚህ ላይ ከፍተኛ የሆነ ጥቅም አለው። ስለዚህ ሰዎች ካሮትን ቢበሉ ለአይናቸው የተሻለ በጣም ምርጥ የሆነ ጥራት ይሰጣቸዋል። ስለዚህ በተለይ ሽማግሌዎች እድሜያቸውን ከስልሳ አመት በላይ የሆኑ ካሮትን ቢበሉ የአይን ብርሃናቸውን ማስጠበቅ ይችላሉ ማለት ነው። እና ከሁሉ አይን እኔ በጣም የምወደው ቢኖር ካሮት ነው ማለት ነው። ሌላው እንደ ቆስጣ ሳላጣ የመሰሉ የአትክልት አይነቶችም እጠቀማለሁ። እነዚህ የምጠቀማቸው ደግሞ ለምግብ ነው። በወጥ መልክ ተዘጋጅተው ይሰራሉ ካልሆነ ደግሞ ተከትፈው ቀጥታ በሆነ መብላት እንችላለን። በፈለግነው ማለት ነው ስለዚህ ለምሳሌ ጥቅልል ጎመን የተባለ አንደኛው ተቀቅሎ ይበላል። ሌላኛው ደግሞ ሳይቀቀልም ይበላል ማለት ነው። ስለዚህ ተቀቅሎም ሳይቀብ ሳይቀቀልም መብላት የሚቻል የተክለ አይነት በጣም የሚመች በጣም ደስ የሚል። ጊዜ በሌለን ሰዓት ራሱ ፈጠን ብለን ሰርተን ለመሄድ ይመችብናል። ምክንያቱም እኛ ሰው ልጆች ሰዓት አይበቃንም ለእያንዳንዱ ነገር እያንዳንዱ ነገር ደግሞ በፍጥነት ማከናወን እንፈልጋለን። ስለዚህ እያንዳንዱ በፍጥነትን አከናውነን የተሻለ ስራን ለመስራት ግድ እነዚህ ቀለል ያሉ በፍጥነት የሚሰሩ የምግብ አይኖችን አይነቶችን ወደን ልንገዛቸውና ልንሰራቸው ይገባል። ስለዚህ እኔም እነዛ አትክልቶችን በፍጥነት እሰራቸዋለሁ። ለምሳሌ እኔ ስራ የምገባው ከሁለት ሰዓት እስከ ስድስት ሰዓት ቢሆን ከስድስት ሰዓት እስከ ስምንት ሰዓት ደግሞ የምሳ ሰዓት ቢሆን ስለዚህ በዚች ሁለት ሰዓት ውስጥ በጣም ፈጣን የሆነ ምግብ የምሰራው ቆስጣና ጠቅልል ጎመን ነው። ምክንያቱ አንደኛው ይሄ ተቀቅሎም ሳይቀቀልም ይበላሉ ስለዚህ በፍጥነት ነገሮችን አስተካክለን በፍጥነት ወደ ስራ እንድንገባ ስለሚያግዘን ማለት ነው። እና እኔም እንደዚህ ነው የማደርገው። በፍጥነት ጀምሬ በፍጥነት ነገሮችን እጨርሳቸዋለሁ። ይህ የተማርኩበት ከአባቴ ነው በጣም አባቴ ለሁሉ ነገር በፍጥነት ነበር የሚያደርገው። ስለዚህ ነገሮች በፍጥነት ማድረግ አለብን ማለት ነው። ስለዚህ የምትወደው የአትክልት አይነት ወይም የአትክልት ዝርያ ምንድነው? ለሚለው ጥያቄ። ጥሩ ማብራሪያ ቻ ሰጥቻለሁ። እና ከሰጠሁት ማብራሪያ ደግሞ አንደኛው ካሮት መሆን ገልጺያለሁ ማለት ነው። ስለዚህ ካሮት በጣም ጥሩ ነው። ሆዳችን ይስማማል ካሮት በቀጥታ መብላት እንችላለን። ከየተለያየ የወጥ አይነቶችንም ገብቶ ወይም ተቀቅሎ ሊበላ ይችላል። ሳይቀቀልም መብላት ይቻላል ማለት ነው። ግን ለአይን ብርሃን ቀጥታ የሆነ ብንበላው በጣም ጥሩ ነው። ጥሩ የሆነ ውጤት ይሰጠናል ማለት ነው። ስለዚህ እኔ በጣም የምወደው የአትክልት አይነት ካሮት ነው

ሳንቲም ትቆጥባለህ የሚለው አዎ ሳንቲም መቆጠብ እችላለሁ ሳንቲምም እቆጥባለሁ ሳንቲም መቆጠብ በጣም ብዙ ጥቅሞች አሉት። ከሚሰጡኝ ጥቅሞች አንዱ ሳንትም ስንቆጥብ ለቀጣይ ስለምናስቀጥል ቀጣይ ደግሞ የተሻለ ሰው እንድንሆን ያግዘናል ማለት ነው። ሳንትም የማንቆጥብ ከሆነ ግን የተለያዩ ደሞዛችንን ተቀብለን የተለያዩ ስራዎችን ሰርተን ዝም ብለን ሳንትም ሳንጠቀም ሳንቆጥብ ዝም ብለን የምናጠፋ ከሆነ ግን በድህነት እንኖራለን። በእርግጥ በዛች ሰዓት ጥሩ ህይወት ልንኖር እንችላለን። ግን ካልቆጠብን ደግሞ መጪ ህይወታችን ጥሩ አይሆንም። ምክንያቱም ካልቆጠብን ቤት መግዛት አይቻልም መኪናዎች መግዛት አይቻልም የተለያዩ ነገሮችን መስራት አንችልም ማለት ነው። ስለዚህ ሰዎች ሳንቲም መቆጠብ መማር አለባቸው። ሳንቲም በብዙ መልክ መቆጠብ እንችላለን። ልክ እንደ ኢትዮጵያውያን የመቆጠቢያ መንገዶች ሰፋ ያሉ ናቸው። እኔ ከምቆጥብባቸው አንደኛው ባንክ ውስጥ ነው። ባንክ ውስጥ አስቀምጣለሁ እኔ የምጠቀመው የባንክ አይነት ደግሞ የኢትዮጵያ ንግድ ባንክ የምባለውን እሱን እጠቀማለሁ ማለት ነው። ሌላኛው እኔ የምጠቀመው የባንክ ማስቀመጫ ወይም የምቆጥብበት ደግሞ ባይናንስ ነው። በባይናንስ ላይም ገንዘቤን አስቀምጣለሁ እቆጥባለሁ ማለት ነው። ስለዚህ በተለያዩ ስራዎች በምሰራበትጊዜ የሚገቡልኝን ወደ ባይናንስ አድርጌ እዛ የተወሰነ ቀን አስቀምጣቸዋለሁ ማለት ነው። እና እዛ ሲቀመጥ ደግሞ ዶላር በጨመረ ቁጥር ከዛ አወጣዋለሁ ማለት ነው። ይሄ ከፍተኛ ትርፍ ከሚያስገኝ እ የሚያገኝባቸው መንገዶች አንዱ ስለሆነ ማለት ነው። እና ሰዎች ሳንትምን መቆጠብ መማር አለባቸው። ሊቆጥቡ ይገባል ዝም ብለን ገንዘባችንን ማጥፋት የለብንም። ካልቆጠብን ብዙ ክሳራ ነው የሚገጥመን በህይወታችን ብዙ ፈተና ያጋጥመናል። ስለዚህ ይሄ እንዳይሆን የተሻለ ገንዘብ ቆጣቢ ሆነን ጊዜውን ብናልፈው ይሻላል ማለት ነው። ስለዚህ አንድ ሰው ደግሞ እያደገ ሲሄድ ሚስት ያገባል ሚስት አግብቶ ደግሞ ቀስ እያለ ቀስ እያለ ይወልዳል ማለት ነው። እና ሲወልድ ገንዘብ ካልቆጠበ በወጣትነቱ በድህነት ይኖራል ማለት ነው። እና ለልጆቹ ማስተማሪያ ለልጆቹ የተለያየ ነገሮችን ለማድረግ የግድ መቆጠብ ይኖርበታል ማለት ነው። ስለዚህ መቆጣብ ትልቅ ከሆንን በኋላ አይደለም የሚመጣው አሁን ጀምረን መቆጠብ ይቻላል። ትንሽ በትንሽ ማለት ነው ለምሳሌ አንድ ሰው አሁን አስር ብር ሃያ ብር ሊቆጥብ ይገበዋል በቀን ስለዚህ ለምሳሌ አስር አስር ብር በቀን የሚቆጥብ ሰው በወር ሶስት መቶ ብር ይቆጥባል ማለት ነው። በቀን ደግሞ መቶ በር የሚቆጠብ ሰው በወር ስንት ይሆናል ሶስት ሺህ ይቆጥባል? እንደዛ እያለ እንደዛ እያለ ይሄዳል ማለት ነው። እና ሰዎች በቀን የምንሰራው የተለያዩ ነገሮች ሊኖሩብን ይችላሉ። ግን ከእነዚህ እየቀነስን መጠቀም በጣም ጥሩ ነው። ብንቆጥብ ደግሞ እንደ ልምድ ነው የሚሆነን እንጂ ምንም ሊጎዳን የሚችለው ነገር የለም። ከመቆጠብ የሚገኝ ኪሳራ የለም ትርፍ እንጂ። ስለዚህ ሰዎች ገና በህፃንናታችን መቆጠብ መለማመድ አለብን ህፃናትን እንዴት አድርገው እንደሚቆጥቡ የራሳቸው አካውንት ተከፍቶላቸው ቢቆጡ በጣም ጥሩ ይሆናል ማለት ነው። ይሄ በኢትዮጵያውያን የተለመደ ተግባር አይደለም። አንድ ልጅ መቆጠብ የሚችለው ራሱ ሰርቶ ሲያድግ ነው። በአንዳንድ ሀገራት ግን ገና ሲወለዱ የሚቆጠብላቸው ብራቸውን የሚቀመጥላቸው ሀገሮች አሉ። እንደነዚህ ሀገሮች ያሉትን እኛ ልናበራታታ ይገባናል ማለት ነው። ይህ አካሄድም በኢትዮጵያ ሊመጣ ይገበዋል። ስለዚህ ይሄ በሌላ አለም መቅረት የለበትም ህፃን ሲወለድ ቀጥታ መቆጠብ አለብን መቆጠብ ብንጀምርለት ለ ለሱ ሲያድግ ለብዙ ነገር ያገለግለዋል ማለት ነው። ስለዚህ ሳንትም ትቆጥባለህ ለሚለው አዎ ሳንትም እቆጥባለሁ እየቆጠብኩኝ እገኛለሁ ማለት ነው

የስራ ቦታ ድህንነት እንዴት ነው የሚለው? የኔ የስራ ቦታዬ በጣም ድህንነቱን የተጠበቀ ነው። እንደዚህ ሊል የቻልኩት ደግሞ አንደኛው እኔ ያለሁበት አዲስ አበባ በአራት ኪሎ ነው ማለት ነው። እና ይሄ አካባቢ አንዱ ቤተ መንግስት ስለሆነ የመንግስት መኖሪያ ስለሆነ በተለያዩ የፌደራል ፌደራሎች የተለያዩ በተለያዩ ፖሊሶች በተለያዩ ወታደሮችም የሚጠበቅ ነው። ስለዚህ ይሄ ደግሞ ምንም ነገር እንዳይመጣ ጥሩ ቀንና ሌሊት ለሃያ አራት ሰዓት ስለሚጠቀም ሰላማዊ የሆነ ቦታ ነው ማለት ነው። እና ሰዎች እንደየሀገራቸው የሀገራቸውን የሰላም ደህንነትን ሊለያይ ይችላል። ምክንያቱም በአንዳንድ ሀገሮች በኢትዮጵያውያን እስካሁን ጦርነት ያለባቸው አካባቢዎች አሉ። የኔ ሀገር ግን እግዚአብሔር የተመሰገነ ይሁን እኔ ያለሁበት ሰላም ነው ማለት ነው። እና ሰዎች በጣም እዚህ አለም ትልቅ ልዩነት አለን። አንዳንድ ሀገሮች ሙሉ ዘመናቸውን በጦርነት ሀገራቸውን በጦርነት ህፃናትን የጦርነት ድምጽ እየሰሙ እያሳለፍነው ማለት ነው። ልክ እንደ አዲስ አበባ ያለው ደግሞ የጦርነትን ድምጽ ሰምቶ አያውቁም። ይሄ ደግሞ ለራሳቸው በጣም ሰላም የሚሰማቸው በጣም ደስተኛ ሆነው የሚኖሩ ቦታዎች አሉ ማለት ነው። ይሄ ሁሌ የሆነው ግን ለምሳሌ በአማራ ክልልና በትግራይ ክልል በተካሄደው ጦርነት በጣም ከፍተኛ የህይወት ስጋት ያደረገ ድህንነቱን ያልተጠበቀ ህፃናትን ገና በሶስት አመታቸው በአራት አመታቸው የሞቱበት የድሮን ጥቃት የተፈጸመበት አካባቢዎች ናቸው። እና እነዚህ ቦታዎች አሁን ለመኖር በጣም ከባድ ነው። ምንም ማድረግ አይቻልም እዚያ አካባቢ ሀገራቸውን ለቀው እስካሁን በስደት ያሉ በጣም ብዙዎች ሰዎች ናቸው። ተሰደው ማለት ነው ከሀገራቸው አያችሁት ጦርነት እስከዚህ ድረስ የስራ የሰላምነት የሌለው በጣም ከባድ ነው ማለት ነው። ስለዚህ አካባቢዬን ደግሞ በጣም ጥሩ የሆነ አካባቢዬን የሚለው የምኖርበት ቦታ ሳይሆን የስራ ቦታዬ ነው ማለት ነው። እና የስራ ቦታዬ ደህንነቱ በአራት ኪሎ ስለሆነ በጣም ምርጥ ነው ከዚያ የስራ ቦታዬ ደግሞ ደንበኞች የበዛበት ነው። ምክንያቱም ለብዙ ሰዎች ስለሚመች ከብዙ ቦታ ስለሚያስገባ ለምሳሌ የኔ አራት ኪሎ ለ ከሽሮ ሜዳ ለሚመጣ በጣም ቅርብ ነው። ከመገናኛ ለሚመጡ በተለይ ከመገናኛ በጣም ብዙ ሰው ስለምመጣ ከፒያሳ እንዲሁም ከሜክሲኮ ይሄ የመሳሰሉ ለእነዚህ መካከል ነው። አራት ኪሎ ማለት ነው እና መካከለኛ ቦታ ስለሆነ በዚህ የተለያዩ ንግድን ከፍተህ ውጤታማ መሆን ትችላለህ። ምክንያቱም እዚህ የቦታ ድህንነቱን የተጠበቀ ምንም ነገር ስጋት የማይገባበት ቦታ ስለሆነ ነው ማለት ነው። ስለዚህ እኛ ብራችንን ስናወጣ የሆነ ነገር ስንከፍት መጀመሪያ የአካባቢው ደህንነትን ማወቅ ይጠበቅብናል። የአካባቢን ደህንነት ሳናውቅ ግን ዝም ብለን ከጀመርነው ለእኛ ትልቅ ኪሳራን የሚደርስብን ስለዚህ እንደዚህ እንዳይሆን ነገሮችን መርምረን ስለ ድህንነቱን አጣርተን መጀመር አለብን። ምክንያቱም ደህንነቱን ካልተፈጸመ ጥሩ ካልሆነ ሌቦች የበዙበት ቦታ ከሆነ ጦርነት የሚነሳበት አካባቢ ከሆነ ስራችንም ትልቅ ስጋት ውስጥ ይገባል። እንኳን በእኛ ሊመጡ ኪሳራ ሊሆን ይችላል ማለት ነው። ስለዚህ የስራ ቦታችን ድህነትን ራሳችን በራሳችን ማስጠበቅ ይኖርብናል። እኔም የዚያ ቦታዬን ድህነቱን በጣም የተጠበቀ ነው ማለት ነው። ስለዚህ የስራ ቦታ ደህንነት እንዴት ነው የሚለው? በጣም ምርጥ ነው። የኔ የስራ ቦታ ደህንነቱን ማለት ነው ደህንነቱ በምንም ተአምር ስጋት ሊገባበት የማይችል ቦታ ነው ሰላማዊ ነው። ደንበኞችን የበዛበት ነው ህዝብ የበዛበት ነው ህዝብ ይብዛበት እንጂ ሁሉ ስራ ፈላጊ ሰው ነው። ስለ ስራ የሚሮጥ ሰው ነው ስለዚህ የስራ ቦታ ደህንነቱ በጣም አሪፍ በጣም ምርጥዬ ነው።

በዚህ ቅዳሜና እሁድ ምን ታደርጋለህ የሚለው? እርግጥ ቅዳሜና እሁድ ገና አልደረሰም ዛሬ ማክሰኞ ነው። ማክሰኞ ስለሆነ ደግሞ ለሚቀጥሉ ቅዳሜና እሁድ የተወሰኑ በመካከል ቀናቶች አሉ ለምሳሌ ረቡዕ ሀሙስ አርብ ዛሬ ማክሰኞ ይህ አራት ቀኖች አሉ ማለት ነው። በኢትዮጵያውያን እነዚህ የስራ ቀናቶች ይባላሉ ማለት ነው። እያንዳንዱ ሰው ወጥቶ የሚገባበት ለስራ የሚሯሯጥበት ወቅት ነው ማለት ነው። በዚህ ጊዜ ሰዎች ቤታቸው ቁጭ ብለው አይውሉም ለተለያዩ ስራዎች ን ይወጣሉ ማለት ነው። እና ስራቸውን እየተሯሯጡ ስራቸውን በአግባብ የሚወጡበት ወቅቶች ስለሆኑ በጣም ጥሩ ወቅቶች ናቸው። በእነዚህ ወቅቶችን ስራችንን በአግባቡ ሰርተን ውጤታማ መሆን ይጠበቅብናል። ከዚያ ደግሞ ይህንን የስራ ወቅቶችን ከሰኞ እስከ አርብ ያሉትን በአግባብ ከተዋጣን ቅዳሜና እሁድ ደግሞ የእረፍት ጊዜ ይባላሉ። በእነዚህ ደግሞ የእረፍት ጊዜዎቼን እኔ የማደርገው ቅዳሜ ቅዳሜ የተለያዩ ቀለል ያሉ የቤት ስራዎችን እሰራለሁ። ለምሳሌ ሳምንት ሙሉ የተለያዩ እቃዎችን ካልታጠቡ በደንብ አድርገው ታጥበው ደርቀው ያማሩ እንዲሆን አደርጋለሁ ይሄ ሁል ጊዜ የተለመደ ተግባሬ ነው ማለት ነው። ሌላኛው ቅዳሜ ከማደርጋቸው ደግሞ ልብሶቼን አጥባለሁ ማለት ነው። ምክንያቱም ሳምንት ሙሉ የለበስኳቸውን ልብሶችን ቆሸሽው ስለሚቆዩ ከዛ አደርቃቸዋለሁ አጥባቸዋለሁ በሚገባ ደረጃ አድርጌ ማለት ነው። ስለዚህ ታጥበው ንጽህናቸውን እንዲጠብቁ ከማደርጋቸው ነገሮች አንዱ በቅዳሜ ነው ማለት ነው እና ሰዎች አብዛኞቻቸው ቅዳሜ ላይ እነዚህ የመሳሰሉ ተግባራትን ያጠናቅቃሉ ማለት ነው። ሌላኛው እኔ ቅዳሜ ቅዳሜ ሲሆን ከማደርገው ነገሮች የተለያዩ ነገር አስቤዛዎችን እገዛለሁ። ከ የገበያ ማዕከሎችን ሄጄ አትክልቶች የመሰሉ ብቻ ለአንድ ሳምንት የሚሆነኝ ለምግብ ወይም ለወጥ የሚሆነኝ ነገር እገዛለሁ ማለት ነው ሁል ጊዜን የምገዛው ቅዳሜና ቅዳሜ ነው ማለት ነው። ለሳምንቱ ሙሉ የሚበቃኝ ለምሳሌ እንደ ቲማቲም እንደ ኮሚደረ ቲማቲም ካሮት ጥቅልል ጎመን ሰላጣ ጨው ሽሮ በርበሬ ምስር የመሳሰሉ ነገሮችን እገዛለሁ። ከዛ ደግሞ የተለያዩ ዱቄቶቼን ለእንጀራ ለመጋገር ለሚመቹ ደግሞ የሀበሻ ዳቦ ለመስራት የሚመቹ ፊኖ የሚባሉትን እገዛለሁ ማለት ነው። በእሁድ ደግሞ ከማደርጋቸው ነገሮች እሁድ እሁድ ሲሆን ደግሞ ቤቴ ቁጭ ብዬ ነው የምውለው ግን ተቀምጬ ሳይሆን የተለያዩ የተቸገሩ ሰዎችን አግዛቸዋለሁ። በምግብ ሊሆን ይችላል እንዲሁም በተለያዩ ነገሮች ልብስን በመስጠት ሊሆን ይችላል ጫማን ያለኝን በማካፈል ሊሆን ይችላል በእነዚህ የተቸገሩ ሰዎችን እሁድ እሁድ አግዛቸዋለሁ። እንዲሁም እሁድ ሲሆን ወደ ተለያዩ የ በጎ አድራጎት ማህበራትን ሄጄ ከእነሱ ጋር እሳተፋለሁ ማለት ነው። ለተቸገሩ ሰዎችን ልብሳቸውን ለማይለብሱ ጫማቸውን መጫመት ለማይችሉ ሰዎችን አግዛቸዋለሁ ሰውነታቸውን መታጠብ ለማይችሉ ሰዎችም ሰውነታቸው እንዲታጠቡ አደርጋለሁ ማለት ነው። ይሄ እሁድ እሁድ የማደርገው እኔ በጣም ደስ የሚለኝ ከተግባር ውጪ በጣም የምወደው ተግባር እነዚህ ይመስላሉ ማለት ነው። ስለዚህ እነዚህ በእሁድና ቅዳሜን አደርጋቸዋለሁ ሌላዎቹ አምስት ቀናቶች ከሰኞ ማክሰኞ ረቡዕ ሀሙስ አርብ እነዚህ አምስት ቀናቶች ግን እኔ የምጠቀመው ስራ ብቻ ነው። ስራዬን አትኩሬ በደንብ ሆኜ ሰርቼ ተፍጨርጭሬ የተሻለ ውጤትን የማገኝባቸው የተሻለ ስራን ሰርቼ የማልፋቸው ወቅቶች ናቸው። ስለዚህ በዚህ እነዚህ ወቅቶች ወደ ተለያዩ ነገር አላደርግም ልብስ አላጥብም ጥሩ ነገር ወይም የበጎ አድራጎት ማህበር ስራዎችም አልሰራም። የበጎ አድራጎት ስራ የምሰራው እኔ አሁን ሁል ጊዜ እሁድ ነው የማጥበውም ቅዳሜ ነው ማለት ነው። ሌላ በተጨማሪ ቅዳሜና እሁድ ከማደርጋቸው ነገሮች ውስጥ ቅዳሜና እና እሁድ ወደ ማታ አካባቢ ወደ መዝናኛዎች ወደ ሙዚየሞች እሄዳለሁ። ይሄ ደግሞ አእምሮየን እንድዝናና ከሚያግዘኝ ነገሮች እንደዚህ ያሉ ማለት ነው ሌላኛው በቅዳሜና እሁድ የማደርጋቸው ከጓደኞቼ ጋር ሆኜ ኳስ እጫወታለሁ ማለት ነው። ስለዚህ በቅዳሜና እሁድ እነዚህ የመሳሰሉ ተግባራትን አከናውናለሁ።

ቅርንጫት አለህ? የሚለው ቅርንጫት አለኝ። ቅርንጫት የሚሰራው ከተለያዩ እንደ ከቅርቅሃና ከሸንባቆ የሚባሉ በኢትዮጵያ ውስጥ ብቸኛ የሚበቅሉ አሉ ማለት ነው። እርግጥ ቅርቃሃ በእንደ ቻይና ያሉ ሀገሮችም ሊበቅል ይችላል። በአንዳንድ የቴሌቪዥን ፊልሞችን ቀርቃሃን ይሄ ቅርንጫትን ሲይዙ እመለከታለሁ ማለት ነው። እና በአንዳንድ የህንድ ሀገራቶችም ቅርንጫትን ይጠቀማሉ። እና ቅርጫት እኛ የምንጠቀመው ኢትዮጵያውያን በባህላዊ መልክን አባቶቻችንን የሰሩት ነው። ሌሎች አለም በዘመናዊ ሆኖ በፋብሪካ ወይም በተለያዩ መሳሪያዎች ቴክኖሎጂን ታግዘው ጥሩ ቅርንጫት ሊሰሩ ይችላሉ። እኛ ኢትዮጵያውያን ግን እስከዚህ ያህል የተራቀቀ ማሽኖች እና የተራቀቀ ቴክኖሎጂዎች ስለሌሉን ምንም በእነሱ አንጠቀምም። ቅር በቅርንጫት ያዘጋጁልን አባቶቻችን የድሮ ትላልቃዎቹ ናቸው። እነዚህ ትላለቃዎቹ ልዩ የሆነ እውቀት አላቸው። ቅርንጫትን የመስራት ማለት ነው። እና ቅርንጫት የሚሰራው ሸንባቆ ወይም ቅርቅሃ ነው። ይሄ ቅርቅሃ ገና ሳያድግ ወይም በደንብ ሆኖ ሳይጠነክር ለቅርንጫት መስሪያ ይጠቀማል። ምክንያቱ አንደኛው ቅርቃ የመጠምዘዝ ባህሪ አለው ወይም ቀጥ ብሎ ስለሆነ ተተርትሮ ለሁለት ተሰንጥቆ የሚታጠፍ ነው። ስለዚህ ቅርንጫትን ለመስራት በጣም ቀላል የሚያደርገው አንዱ ቅርንጫት በዚህ ምክንያት ነው ማለት ነው። ቅርንጫት ጥቅሞች ደግሞ አንደኛው የተለያየ እቃዎችን እናስይዝበታለን። ለምሳሌ አንዲት እናት ገበያ ሄዳ የተለያዩ አትክልቶች የተለያዩ የሽሮ ሽሮ ሊሆን ይችላል፣ ምስር ሊሆን ይችላል፣ ጠቅልል ጎመን፣ ካሮት የተለያዩ የቅመማ ቅመሞች ሊሆን ይችላሉ፤ እነዚህ የመሳሰሉን የምትይዝበት በቅርንጫት ነው። ስለዚህ ቅርንጫት ይዛ ወደ ገበያት ይሄዳለች አንዲት እናት የኢትዮጵያ እናት ማለት ነው። እና እሱን ይዛ ሄዳ ገበያን ተገባይታ ወደ ቤቷን ትመለሳለች። ሌላው በከተማ ያሉ ሴቶች ወይም በከተማ ያሉ ሰዎች ግን ቅርንጫት ይሄ ቅርንጫትን ላያውቁ ይችላሉ። ወይም ላይኖራቸው ይችላል ማለት ነው። ምክንያቱ ቅርንጫት ለቅርንጫት የሚተካ የተለያዩ ነገሮችን ስለተዘጋጀ። ቀለል ያሉ ለአመቻች ለመያዝ በጣም የሚመቹ ሆነው የተሰሩ የተለያዩ ስራዎች ወይ ስላሉ በእነዚህ ታግዘው ቅርንጫትን የማይጠቀሙ የከተማ ሴቶች አሉ ማለት ነው። እኔ ግን ቅርንጫትን ያወቅኩበትና የኖረኝ ምክንያት አንደኛው እኔ በራያ አካባቢ ስለሆነ ቅርንጫት በጣም ታዋቂ ነው። እዚህ አካባቢ እያንዳንዱ ማህበረሰብ የቅርንጫት ተጠቃሚ ነው ማለት ነው። ስለዚህ ቅርንጫትን እየተጠቀመ የተለያየው እቃዎችን ይይዝበታል። እየያዘበትም ይገኛል። ስለዚህ ቅርንጫት ከትንሽ እስከ ትልቅ አድርገህ መስራት ይቻላል። መጠኑ እንደራስህ ነው የሚወሰነው። ትልቅ ብታደርገው ጥሩ ነው። አነስ ያለም ብታደርገው ጥሩ ነው። እነዚህ ትላልቅ ቅርንጫቶች በጣም ትላልቅ የሆኑ ነገርን ለማስቀመጥ በጣም ምቹ ናቸው። እነዚህ አነስ ያሉ መጠን ያላቸው ቅርንጫቶች ደግሞ ከገበያ የተለያየ ነገርን ገዝተን ለመመለስ ከማንም በላይ የሚሻሉ እነሱ ናቸው። ስለዚህ ቅርንጫትን የተሻለ ነው ብዬ አምናለሁ ማለት ነው። ስለዚህ በኢትዮጵያ ውስጥም ቅርንጫት ካሉባቸው ቅርንጫት ከሚጠቀሙ አካባቢ እንደ አማራና እንደ ትግራይ የመሰሉ የቅርንጫት ተጠቃሚዎች ናቸው ማለት ነው። ስለዚህ እኔም የቅርንጫት ተጠቃሚ ነኝ፤ ቅርንጫት አለኝ ማለት ነው። ስለዚህ ቅርንጫት እኔ የምጠቀመው የተለያዩ ነገሮቼን አስቀምጣለሁ፤ ልክ እንደ መጽሐፍት ምናምን የመሰሉ ሳይሆኑ ለምግብ ነገር ለምግብ አገልግሎትን የሚውሉ አስቀምጣለሁ። ስለዚህ ቅርንጫት አለህ ለሚለው ጥያቄ የኔ መልስ አዎ ቅርንጫት አለኝ። ቅርንጫት ሁሌ ጊዜ ተጠቃሚ ነኝ ማለት ነው።

ማደንዘዝ ትወዳለህ? የሚለው ማደንዘዝ አልወድም። ማደንዘዝ ሁለት አይነት ማደንዘዝ አለ። አንደኛው ሰዎችን መድሃኒት ማድረግ ማለት ነው። መድሃኒት በማድረግ ማደንዘዝ ማለት ነው። ይሄ ማንም የማይፈቅደው አግባብ ያልሆነ ነገር ማለት ነው። ይሄም የሆነው ደግሞ በሀሺሽ በተለያዩ ነገሮች ሊሆን ይችላል። እና ሰዎች ማደንዘዝን ሊያደርጉ ወይም ሊወዱ ይችላሉ። እኔ ግን ማደንዘዝን አልወድም በጣም እጠላለሁ ማለት ነው። ምክንያቱም ማደንዘዝ በተፈጥሮ አይገባም። የሰው ልጅ በተፈጥሮ ሊደነዝዝ አልተፈጠረም። ስለዚህ እንደዚህ ስለሆነ ማደንዘዝ ጥሩ አይደለም ሰዎች ይህን ሊጠቀሙ አይገባቸውም የሚለው በምክንያት ነው ማለት ነው። ሌላኛም ማደንዘዝ የማዳንዘዝ አይነቶች ደግሞ በህክምና ደረጃ ከሆነ እጠቀማለሁ ለምሳሌ በህክምና ስንል። አንድ ሰው መርፌን ሊወጋ ካለ የሆነ መድሃኒት ሊወጋ ከሆነ መጀመሪያ ሀኪሞች ምን ያረጋሉ? ማደንዘዣን ይወጉታል ማለት ነው ማደንዘዣ ማለት እንዳያመን የሚከላከልልን ማለት ነው። ሰውነታችን ተቋጥሮ የተለያዩ ተግባራትን ቢያደርጉልን እንዳይሰማን የሚያደርግ መድሃኒት ነው ስለዚህ ይሄ በጣም አስፈላጊና በጣም አስፈላጊ ጉዳይ ነው። ማድንዝ ካልተጠቀምን በጣም ስቃይ እንሰቃያለን። እንዲያውም ደኳትሮችን አብዛኛው የቀዶ ጥገና ነገሮች እናቶችን ሲወልዱ መውለድ ያልቻሉትን የማህፀን ማህፀናችሁን ቀዶ እንደ አዲስ ህፃኑ እንዲወጣ የሚያደርጉት። አንደኛው የሚያደርጉት በምንድነው? ማደንዘዣን ወግተው ነው። ስለዚህ ማደንዘዣ በእንደነዚህ አይነት ነገሮች ከሆነ በጣም ደስ ይላል በጣምም ሊደገፍ ይገባል ማለት ነው። ከእነዚህ ውጪ ግን ማደንዘዝ መጠንቀም በህግም ያስቀጣል። የተፈቀደ ተግባርም አይደለም ማለት ነው። ስለዚህ ማደንዘዝ በተለያዩ ነገሮች ሰዎችን ማደንዘዝ ይቻላል። ለምሳሌ አሽሽ ብንሰጣቸው ሰዎች ይደነዝዛሉ ማለት ነው። ስለዚህ ይሄ አሽሽ ይዞ የተገኘ ደግሞ ኢትዮጵያ ውስጥ ለበርካታ ጊዜም ሊታሰር ይችላል ማለት ነው። ስለዚህ ማደንዘዝ ባንጠቀም የተሻለ መስሎ ይታየኛል። ማደንዘዝ ማጠቀም ያለብን አንድ ብቻ በሀኪሞች በሀኪሞችን ከታዘዘልን ነው። ለምሳሌ አንድ ሰው ከፍተኛ የሆነ የመኪና አደጋ ቢደርስበት ያ የደረሰበት የመኪና አደጋ ሰውነቶች ሰውነቱን ጉዳት ደርሰበት ስለሚሆን እነዚህ ሰውነቶችን ጉዳት የደረሰበትን ለመመርመር ምን ያደርጋሉ? ሀኪሞች መጀመሪያ መደንዘዣን ይወጉታል። መደንዘዣ ሲወጉት በቃ አካሉ የእሱ አይደለም ዝም ብሎ ዝም ይላል ምንም ቢያረጉትን እያየ አይሰማውም ማለት ነው። ይህ የሚሆንበት ደግሞ መደንዘዣን ስለሚወጉት ማለት ነው። ስለዚህ በእንደነዚህ አይነት ስራዎች ከሆነ እኔም ማደንዘዣን አልቃወምም ብንጠቀምም የምናገኘው ጥቅም ይበልጣል እኚኝየምንጎዳው አይበልጥም ማለት ነው። የሚንጎዳው የሚበልጠው ግን በተለያዩ ነገሮችን በህገ መንግስት ያልፈቀደው በማይገባ መልኩን ማደንዘዣን ስንጠቀም ግን ለእኛ ትልቅ የራስ ምታት ነው። ሰላማዊነትን አይሰማንም ሁል ጊዜ ዘመናችንም በጸጸት ልናኖር እንችላለን። ስለዚህ አይምሮ ደግሞ እዚህ አለም መጀመሪያ ሰላም ሊሰፈንበት ሰላም ሊበሰርበት ይገባል ሰው በተፈጥሮ ደስተኛ መሆን አለበት ብዬ ከማምኑ ሰዎች አንዱ እኔ ነኝ። እያንዳንዱ ሰው ደስተኛ ህይወትን ለመኖር ነው የተወለደው። ስለዚህ ደስተኛ ህይወት ስስ ከሆነ ድረስ በደስታ ጊዜውን መኖር ይጠበቅበታል። እኔም ህይወቴን በደስታ ለመኖር ለራሴ ቃል ገብቻለሁ ማለት ነው። በእያንዳንዱ ህይወቴ ምንም በጣም ደስተኛ ነኝ ደስታ ተሞልቶኝም እየነዋርኩ ነው። ስለዚህ መደንዘዣን መጠቀም በመንግስት ባልፈቀረም መልከ ጥሩ አይደለም። እኔ ግን ማደንዘዣ ተወግቼ አላውቅም ማደንዘዛም ማደንዘዝም አልወድም ማለት ነው

የስልክህ ባትሪ ምን ያህል ጊዜ ይቆያል? የሚለው የስልኬ ባትሪ በጣም ጥሩ ነው ስድስት ሺህ ስድስት ሺህ መጋ አምፒየር ነው ማለት ነው። እና ይሄ ደግሞ የተሻለ ጥሩ ጊዜ ሊቆይ የሚችል ነው ማለት ነው። እንደዚህ ስለሆነ ደግሞ በርከት ላለ ሰዓት ቆይቶ የመቆየት ብቃት አለው። እና ባትሪ በጣም አስፈላጊ ነው። ምክንያቱም የስልካችን ባትሪ ካለቀ ምንም ማድረግ አንችልም በስልካችን ማለት ነው። ስለዚህ እንዳያልቅብን መጀመሪያ መሙላት ይገባናል ሞልተን በአግባቡ እንጠቀመው ይገባል ማለት ነው ስለዚህ በአግባቡ መልተን ካልተጠቀምነው ግን ጥሩ አይደለም ከተለያዩ ነገሮችን ይደርስብናል ጥሩ ያልሆነ ነገሮችን እናገኝበታለን ማለት ነው። እና እኔ ሁሌ ጊዜ የማደርገው ምንድነው የስልኬ ባትሪ እሞላዋለው። እና ለአንድ ቀን ለሁለት ቀን ይቆያል ግን ለአንድና ለሁለት ቀን የሚቆየው እንደ የስራ አሰራሩ ይለያያል። ለምሳሌ እኔ ስልኬ ለሃያ አራት ሰዓት የምጠቀመው ከሆነ ስልኬ የሚቆየው ለአንድ ቀን ነው እንጂ ከአንድ ቀን በላይ ሊቆይ አይችልም። ይሄ አንዱ የስልኩ ድክመት ነው እርግጥ ድክመት ብቻ ሳልሆን የምንጠቀምበት ከሆነ ማለቁ አይቀርም ያልቃል። ይሄ ያለና በሁሉ ነገር የተለመደ ነው ስለዚህ የስልካችንን ባትሪ እንዲቆጥብም ማድረግ እንችላለን ለምሳሌ ካላስፈላጊ የሆኑ መተግበሪያዎችን ባትረን በጣም ከሚበሉ ነገሮችን መዝጋት ይገባናል። ለምሳሌ ሎኬሽን የሚለውን ካበራነው ብዙ ባትሪ ሊፈጅብን ይችላል ስለዚህ የተለያዩ መተግበራዎችን እንዲከፈቱ ስለሚያደርግ ማለት ነው ስለዚህ በእንደነዚህ አይነት ጊዜ ግን ስልካችንን ለአጭር ጊዜ ሊቆይ ይችላል የኔ ስልክ ደግሞ ሁሉ ነገሩ የተሻለ ቢሆንም የተለያዩ የመስመር ስራዎች እና የተለያዩ የቪዲዮ ጥሪዎች የድምጽ መልእክቶችን ስለማስቀምጥበት ባትሪ የሚቆየው በቀን አንድ ቀን ነው። አንድ ቀን ብቻ ይቆያል ከዛ እሞላዋለሁ ሞልቶ እስኪያልቅ ድረስ ብቻ እጠቀመዋለሁ ማለት ነው። ስለዚህ የስልክህ ባትሪ ለማራዘም ዋናኛና ዋናኛ መፍትሄው አንድ ብቻ ነው እሱ ደግሞ ከምናደርግበት መፍትሄዎች ያልተ የማይፈለጉ ሴቶች ሴቲንግ ወይም የማንጠቀማቸውን መተግበሪያዎችን መዝጋት ነው። እነዚህ አንዱ የባትሪ ጊዜን ረዘም እንዲል ተጠቃሚነቱ ጥሩ እንዲሆን የሚያደርገው ማለት ነው። ባትሪ እንደ ስልኩ መጠን ይለያያል ለምሳሌ የድሮ ባትሪዎች በጣም የድሮ የነበሩ እስከ ሁለት ሳምንት አንድ ጊዜ ቻርጅ ተደርገው የሚቆዩ ነበሩ ከዛ በኋላ የመጡ በመካከል ደግሞ የማይረቡ ስልኮች መጡ። ባትሪያቸውን አንድ ቀን የማይውል ሁለት ሰዓትም የማይቆይ ሆነው መጡብን ማለት ነው እና እንደነዚህ አይነት ባትሪዎች ደግሞ ቀርተው አሁን ተሻሽለው በጣም ጥሩ የሆነ የባትሪ ይዘት ያለው ለብዙ ጊዜያትን ሊያገለግለን የምንችለው የተሻለ የሆነ ባትሪ መጣ ማለት ነው እና ይሄ ባትሪ እንደ ስልኩ ቢለያይ ለምሳሌ የተሻሉ በባትሪ የሚመሰገኑ እንደ ሳምሰንግ እንደ አይፎን ስልኮች የተሻሉ ናቸው። ቻርጅ አርገናቸው ለተወሰነ ለሁለት ቀን ለሶስት ቀን ሊቆዩ ይችላሉ ግን ሙሉ ቀን የምንጠቀመው ከሆነ የተለያዩ ቪዲዮዎችን በመስር በመስመር ምንመለከትለት ከሆነ የመስመር ንግዶችን የምንሰራበት ከሆነ የቪዲዮ ጥሪም የምንቀበብበት ከሆነ ግን ባትሪውን ሊደክም ይችላል ባትሪውም ቶሎም ሊያልቅ ይችላል ስለዚህ የኔ የስልክ ባትሪ ቆይታ ግን ከአንድ ቀን እስከ ሁለት ቀን በአማካኝ ይቆያል ማለት ነው። ስለዚህ የስልክ ባትሪ ምን ያህል ጊዜ ይቆያል የሚለው ከሁለት ቀን እስከ አንድ ቀን ያለው ከአንድ ቀን እስከ ሁለት ቀን ያለው በዚህ ውስጥ ሊቆይ ይችላል።

የምትወደው ፊልም ምንድነው ለሚለው ጥያቄ? እኔ በጣም የምወደው ፊልም አለ እነዚህ ፊልሞች ደግሞ አንደኛው አስተማሪ ስለሆኑ ማለት ነው ፊልሞች ለብዙ አይነት ጥቅም ይዘጋጃሉ ለምሳሌ ስለ ፍቅር የሚሰሩ ፊልሞች አሉ እንደነዚህ ስለ ፍቅር ተብለው የተሰሩ ፊልሞች አሁን እኔ ደስ አይሉኝም ወይም አልከታተላቸውም አልወዳቸውም ማለት ነው። እኔ የምወዳቸው ፊልሞች ግን ስለ ስራ የሚፈጥር ስራ ፈጣሪ እንዲሆን የሚያግዙ ስለተለያዩ ፈተናዎችን አጋጥሟቸው እንዴት አድርገው እነዚህ ፈተናዎችን እንደወጡ የሚያስተምሩ ፊልሞችን እነዚህ የመሳሰሉትን በጣም እወዳቸዋለሁ። ሌላኛው እኔ በጣም የምወደው ፊልም ደግሞ ስለ ነገስታት ከሆነ ማለት ነው ስለ ነገስታት የድሮ ነገስታት ኑሮን እንዴት አድርገው ይኖር እንደነበር እንዴት አይነት አካሄድስ እንደሚከተሉ እነዚህ በሙሉ ለማወቅ በጣም ደስተኛና ጥሩ ፍቃድ አለኝ ማለት ነው። እና ሰዎች የምወደውን ፊልም ሊነግሩኝ ይችላሉ። ይሄ እኛን ከምንጠቀመው አንፃር ተነስተው ማለት ነው ስለዚህ እኔ በጣም የምወዳቸው ፊልሞች ሁለት አይነት ፊልሞች አሉ። እነዚህ ሁለት አይነት ፊልሞች አንዱ በአሜሪካ የተሰራ ሲሆን አንድ ደግሞ በህንድ ሀገር የተሰራ ነው ይሄ ሁለቱም አይነቶች የተለያየ ነው እርግጥ ማለት ነው። አንደኛው ወደ አንደኛው ፊልም ስንሄድ አንደኛው ፊልም በህንድ የተሰራው ፖረስ የሚባል ፊልም ነው ማለት ነው። ይሄ ፖረስ የሚባለው ፊልም በጣም እንድወደው ያደረገኝ አንደኛው በውስጡ ስለ ነገስታት ነው ስለ የነገስታት ጦርነት ስለ ነገስታትን ህይወታቸው የሚዘረዝር ስለነገስታት ችሎታቸውን አንድን ችግር ነገስታት ሲያጋጥማቸው በሀገራቸው እንዴት አድርገው እንደሚፈቱ የሚያስረዳ ነው ማለት ነው። ስለዚህ ይሄ ስለሆነ ደግሞ በጣም እኔ ከራሴ ህይወት ጋር በመነፃፀር እንድወደው አድርጎኛል። ከዛ ይሄ ፊልም የወደድኩበት ምክንያት ደግሞ በጣም ረዘም ላለ እያለ ነው ከሶስት መቶ በላይ ክፍል ክፍሎች አሉት ማለት ነው። እና እንደ እነዚህ ክፍሎችን በአግባቡ ተረድቼ በጣም የሚገርመኝ ሆኜ ተምሬዋለሁ ማለት ነው። ስለዚህ እነዚህ የምወዳቸው ፊልሞች ሰዎች ላይወዷቸው ይችላሉ ሰዎች እንደየሁኔታቸው የሚወዱትና የሚጠሉት አላቸው እና እኔ ግን ከማንም በላይ አብልጨ የምወደው ፊልም ቢኖር ፖረስ ፊልም ነው ማለት ነው። ፖረስ ፊልም ደግሞ ለየት የሚያደርገው የተዋንያኖቹ ደስ የሚሉ ሰዎች ናቸው መልካቸው ምርጥ ነው ከዚያ ደግሞ ጥበብን የተካኑ ሰዎች ናቸው በጣም ማለት ነው ታስቦበት ገራሚ የሆነ ወጪ ተደርጎበት የተሰራ ፊልም ስለሆነ ብዙ ሰዎችን እንዲያዩት እመክራለሁ ቢያዩትም በጣም ጥሩ መስሎ ይሰማኛል ማለት ነው። ሌላኛው በጣም የምወደው ፊልም አቫተር ነው። አቫተር ፊልም በጣም የወደድኩበት ምክንያት አቫተር ስለ ባለፈው ስለ የሰው ልጆችን የሚተነትን ነው ሰው የሰው ልጆችን ከዚህ አለም ውጪ በሌላ አለም የሚኖሩ ተደብቀው በተለያዩ ባህሮች ሊሆኑ ይችላሉ ተሰውረው የሚኖሩ ሰዎችም እንዳሉ የሚያትት ፊልም ነው ማለት ነው። ስለዚህ ይሄ ፊልምም በጣም በርካታ ተቀባይን ያተረፈ ፊልም ነው በብዙዎችም ተወዳጅነትን አትርፏል እና በጣም ሚሊዮነሮች የሆነ ገንዘብም አትርፏል ማለት ነው። በዚህ ስራው ማለት ነው ስለዚህ እኔ በጣም አቫተር ፊልምን እወደዋለሁ። እንደነዚህ ያሉ ፊልሞችን ሌሎች ካሉም እኔ ለመመልከት ወደኋላ አልልም ምክንያቱም እነዚህ ፊልሞች ዝም ብለው ሰውን ለማሳቅ ሳይሆን የተሰሩ የራሳቸውን አላማ ይዘው የተነሱ ስለሆኑ አላማ ያለው ነገር ደግሞ ደስ ይላል ዝም ብሎ ሰውን ለማሳቅ የሚሰሩ ፊልሞች ዝም ብሎ ጊዜያችንን ብቻ ነው የሚያጠፉልን ማለት ነው። እንደነዚህ ጊዜያችንን የሚያጠፉልን ፊርሞች ጥሩ አይደሉም ለኛ ምንም የሚጠቅሙን ነገር የለውም ማለት ነው። እና የምወደው ፊልሞች እንደዚህ ናቸው የምትወደው ፊልም ምንድነው? የምትሉ ሁለቱም ፊልሞች እወዳቸዋለሁ በህንድ ሀገር የተሰራ ፖራስ የሚባለው ፊልም እና በአሜሪካ የተሰራው እስከ ሶስት ከፍል ያለው አቫተር የሚለው ፊልም እኔ ከሁሉ አብልጭ የምወዳቸው ፊልሞች እነዚህ ሁለቱ ናቸው

ስለ ቅርብ ጓደኛ ንገረኝ የሚለው? ስለ ቅርብ ጓደኛዬ በጣም ብዙ ነገር ማውራት እችላለሁ። ምክንያቱም የቅርብ ጓደኛዬን እኔ ነኝ ሙሉ በሙሉ ማውቅለት ነገሮችን ማስተካከልለት ማለት ነው። እና ይሄ የቅርብ ጓደኛዬ የተዋወቅነው በስራ ነው። በስራ ብዙ ጊዜ አብረን ሰርተን እናቃለን ማለት ነው። ስለዚህ አብረን ሰርተን ጠንካራ ጎኖቹ ከሚሏቸው ነገሮች አንደኛ በጣም ስራ ወዳጅ ነው። ስራ ሰርቶ የሚጠገብ አይመስለውም ሁል ጊዜ የሚጸናው ለስራ ነው ማለት ነው። ስራ በወዳጅ ከመሆኑ የተነሳም ራሱ ሌሊትም ተነስቶ ስራ ለመስራት ነው የሚሞክረው። ይህ ጓደኛዬ እኔ ከሁሉ አብልጬ የሚወድለት ባህሪው ይሄ ነው ለስራ ያለው ክብር። ለስራ ያለው ሀላፊነት በጣም ከፍተኛ በመሆኑም በጣም ከማንም ሰው በላይ አብልጬ እንድወደው ያደርገኛል ማለት ነው። ሌላኛው ስለ ቅርብ ጓደኛዬ የማወራው ትዕግስተኛ ነው። ነገሮችን በትዕግስት የመረዳት ችሎታ አለው። አንዳንድ ሰዎች እኩል አሉ በጣም የሚቸኩሉ ማለት ነው። ነገሮችን በፍጥነት ማሳካት የሚፈልጉ የመረጋጋት ስሜትን ያራቃቸው አሉ። እርግጥ አንዳንድ ቀን የፍጥነት ወሳኝ ነው ፍጥነት ወሳኝ በሚሆነው ደረጃ ይፈጥናል። ትዕግስት ግን በጣም ትዕግስተኛ ልጅ ነው። ለምሳሌ ሰዎች ሲሰድውት ሲሰድዱት ከባድ ኪሳራ ሲያጋጥመው ቶሎ ውሳኔ አይወስንም። በጣም ረጋ ብሎ ምን ያመጣል እንደዚህ ብናገር ምን አይነት ጉዳይ እዚህ ያስከትላል ለማንስ ይጎዳል ብሎ በጣም የሚያስብ ጓደኛ ነው ያለኝ። ስለዚህ ይሄ ጓደኛዬ በጣም የምወድለት ባሪው የማደንቅለት ባሪው ይሄ ነው ማለት ነው። ስለዚህ ስለ ቅርብ ጓደኛዬ ብዙ ነገር መናገር እችላለሁ ሌላው እወዳለሁ። ሌላኛው የቅርብ ጓደኛዬ በጣም ብዙ እንቅልፍ አይወድም። ብዙ ሰዎችን እንቅልፍ በቀን ከአስር ሰዓት በላይ የሚተኙ ሰዎች አሉ። አስር ሰዓት ማለት በጣም ከባድ በጣም ከባድ ነው ማለት ነው። ሙሉ ሌሊት ተኝተው የሚያድሩ አሉ ማለት ነው። ይሄ ደግሞ አንዳንድ ሰዎች ጥሩ አይደለም የእንቅልፍ ጊዜ ራሱ የእንቅልፍ ጊዜ ቢደረግለት የተሻለ ይመስለኛል። በስራ ጊዜ መተኛት አሁን ጥሩ አይደለም። እኔ ለምሳሌ በቀን መተኛው ለአምስት ሰዓት ወይም ለስድስት ሰዓት ነው። ይሄም ምተኛው ደግሞ በቀን አንድ ሰዓት ይተኛለሁ። በማታም ከስድስት ስድስት ሰዓት እስከ አስራ አንድ ሰዓት ያለው ልተኛ እችላለሁ ማለት ነው። ጓደኛዬም በጣም ፈጣን ነው ብዙ አይተኛም። ቢበዛ ከአራት ሰዓት እስከ ስድስት ሰዓት ነው የሚተኛው በዚህ ደግሞ ለኔ ይበልጠኛል ምክንያቱም እኔ የሚተኛው ከአምስት ሰዓት እስከ ስድስት ሰዓት ያለው ነው ጓደኛዬ ግን ከአራት እስከ አምስት ሰዓት ያለው ነው የሚተኛው ማለት ነው። ይሄ አንዱ ጓደኛዬ ለየት የሚያደርገው ነው ሌላኛም ጓደኛዬ ምግብን አይመርጥም ሲበላ ማለት ነው የኋና የሆነ ምግብ ይበላል ይስማማዋል ማለት ነው። ይሄ ብዙ ሰዎች የበሉትን የሚያማርጡ ምግብ አሉ ይሄ ጓደኛዬ ግን ሰው ቤት ሄዶ የሚሆን ቤት የሆነ ምግብ ቢኖርም አያማርጥም ያገኘውን ድርግም አድርጎ ይበላል። ይሄ ደግሞ ጓደኛዬን ከማንም በላይ ለይቼ የምወድለት ባህሪ ሆኖ ማለት ነው። ስለዚህ አንዳንድ ሰዎች ምግብ ሲበሉ የሌላ ምግብን የሚጸየፉ ሰዎች አሉ። ሌላ የሰው ቤት ሄደው የተለያዩ ምግብን የሚበላ የማይመስላቸው የያዙትን በሙሉ ሚያስጠላ የሚመስላቸው ሰዎች አሉ። እንደነዚህ ያሉ ሰዎችን ሰነፍ ናቸው ልንከተላቸው አይገባም። እየተጸየፉ የሚበሉልን ምግብ ጥሩ አይደለም ማለት ነው። ሰው ደስተኛ ሆኖ ቢበላልን ነው ደስ የሚለኝ እኛ የሰው ልጆች ማለት ነው ሰዎች እያስጠላቸው የሚበሉበትን ምግብ ግን በጣም አስከፊና አሰቃቂ ጉዳይ ነው። እና ስለ ቅርብ ጓደኛህ ንገረኝ ካልሽኝ እነዚህ የመሳሰሉ ስለ ቅርብ ጓደኛዬ ተናግሬያለሁ። እንደዚህ ሁላችሁ የተናገርኳቸው ደግሞ የቅርብ ጓደኛዬን ትክክለኛ እውነተኛ ባህሪዎቹ እነዚህ ይመስላሉ።

በድን ቋንቋ ታምናለህ የሚለው እርግጥ ግልጽ የሆነ የአጻጻፍ ወይም የቃላት ስህተት ይታይበታል። በድን ቋንቋ ማለት እርግጥ ግልጽ የሆነ ትርጉም ባይሰጥም ግን እኔ በሚመስለኝ ነገር መናገር እችላለሁ። በድን ቋንቋ ማለት ሰዎች ቃለ ምልልስን ሲያረጉ ዝም ብሎ በምልክት ነገር የሚያረጉት መስሎ ይታየኛል። የዚህ አይነት ቋንቋ በድን ቋንቋ ተብለው ሊጠሩት ይችላሉ። የተለያዩ ሰዎች እና በድን ቋንቋ ታምናለህ የሚለው ያው ላምን እችላለሁ ላላምንም እችላለሁ ይሄ እንደየሁኔታው ሊወሰን ይችላል። አንድ ነገር የምናምነው መጀመሪያ ብዙ ነገር ካሳለፍንበት ስለዛ ነገር የተሻለ እውቀት ካለን ነው። ስለዚህ ስለዚህ ደግሞ እኔ የተሻለ እውቀት ስላለኝ ወይም ስለሌለኝ ለይቼ ማወቅ እችላለሁ። ግን በአሁን ጊዜ በድን ቋንቋ ታምናለህ የሚለው ከዚህ በፊት አጋጥሞኝ ስለማያውቅ በድን ቋንቋ አምኜ አላውቅም አላምንምም ማለት ነው። ስለዚህ ሰዎች የራሳቸው ሚያምኑት የደረሰባቸው እውነተኛ ትክክል ከሆነ ነው የሚያምኑት ማለት ነው። ካልሆነ አያምነውም ማለት ነው። ስለዚህ እኛ የሰው ልጆች ዝም ብለን ሰው ስላመነው ዝም ብለን ማመን የለብንም መጀመሪያ መመርመር ስለዛ ነገር ማወቅ ያስፈልገናል በጥንቃቄ ካወቅን በኋላ ነው። ይሄ ጥሩ ነው ይሄ ክፉ ነው የሚል ውሳኔ መወሰን የምንችለው ማለት ነው። ስለዚህ በድን ቋንቋ ታምናለህ ለሚለው ጥያቄ? እኔ በድን ቋንቋ አላምንም

ቂም ታቆያለህ የሚለው ጥያቄ? ቂም እኔ ማቆየት አልወድም። ቂም ማቆየት ብዙ ነገር ይጠይቃል። አንደኛው እኔ ገና ህፃን ስለሆንኩኝ ሙሉ በሙሉ ጺም አልበቀለኝም ስለዚህ ሙሉ በሙሉ እስኪበቅለኝ ድረስ አቆየዋለሁ። ከዛ በኋላ ግን ማቆየት ብዙ ደስ አይለኝም ማለት ነው። አንዳንድ ሰዎች አሉ በጣም የሚያምርባቸው ፂማቸውን በጣም ሙሉ የሆነ ማለት ነው። እነዚህ ሰዎች ጺም ቢያበቅሉ ወይም ጺም ረዘም ላለ ሰዓት ቢያስቀምጡ በጣም ተመራጭ ይሆናል ማለት ነው። የኔ ጺም ግን ገና ሙሉ ስላልሆነ ስስ ስላልሆነ ሙሉ እስኪሆን ድረስ እላጨዋለሁ። ከዛ በጣም ሙሉ ከሆነ በኋላ ግን ቀስ እያልኩኝ ቀስ እያልኩኝ ምን አደርገዋለሁ አሳድገዋለሁ ማለት ነው። ጢም በጣም ከሚያቆዩ ሃይማኖታዊ አባቶች አሉ። ለምሳሌ እንደ ቀሳውስት ያሉ እንደ መነኮሳት እንደ ጳጳሳት ያሉ ጺማቸውን ማቆየት በጣም ይወዳሉ። ይሄ በሃይማኖትም የታዘዘ ስለሆነ ማለት ነው። አንድ መነኩሴ ወይም አንድ ጳጳስ ጢሙ ሊላጭ አይገባውም የሚል ህግ ስላለ እነሱ ግዴታ ጢማቸውን ያሳድጋሉ ማለት ነው። እኔ ግን ምንም ስላልሆንኩኝ እስካሁን የተማርኩበት ብዙ ነገር ስለሌለኝ እኔ ጢሜን አላሳድግም ማለት ነው። አሁን ከተወሰነ አመታት በኋላ ግን ከአርባ አመታት በላይ ያለው ግን ጢሜን እንደማሳደግ እርግጠኛ ነኝ። ምክንያቱም እስከዛው ድረስ ጢሜ በጣም ሙሉ ይሆናል ብዬ ስለማምን ማለት ነው። እና ሰዎች ጢሜያቸውን የማሳደግ የሚወዱ አሉ ጢማያቸውንም መቆረጥ የሚፈልጉ ሰዎች አሉ ማለት ነው። ከእነዚህ ሰዎች እንዲያውም በየሀገሩም ይለያያል እንደ ትግራይ ያሉ ማህበረሰቦች ጢማቸውን ማሳደግ በጣም ነው የሚወዱት። ወይም በጣም ነው የሚያምርባቸው ማለት ነው። ስለዚህ በጣም ስለሚያምርባቸው ቢያሳድጉ ደስ ይላሉ። በተለይ አብዛኛው ጢማቸውን ቢያሳድጉ የሚያምርባቸው ቀይ ሰዎች ናቸው። ጥቁር ሰዎች መልካቸው ጥቁር ወይም ፀጉራቸም ጥቁር ከሆነ ብዙ አይሄድም። ቀይ ሰዎች ግን ጢማቸውን ቢያሳድጉ በጣም የሚያምሩ ይሆናል ማለት ነው። እና ከውበትም ውበት ይጨምርላቸዋል። ስለዚህ ጢም ጢማሳደግ አንዱ የመልክ መግለጫ ነው። መልካችንን ጥሩ የሚያስደርገው ጢማችንን ስናሳድግ ይሆናል ማለት ነው። በተለይ ቀይ ለሆኑ ሰዎች ማለት ነው። እኔ ደግሞ ቀይ ሰው አልባልም መካከለኛ ያለኝ መልክ ነኝ ማለት ነው። በደንብም ቀይ አልባልም በደንብም ጠይምም አልባልም ማለት ነው። እና መካከለኛ ስለሆንኩኝ ጢም ይሄድብኛል በጣም ያምርብኛል እና እስከዛው ድረስ ግን ጥሜ በደንብ እንከባከባለሁ በጣም አሳድገዋለሁ የሚል እምነት አለኝ። ቀስ በቀስ ማለት ነው እንደውም እያንዳንዱ ነገር ቀስ በቀስ ነው የሚሆነው። ትላልቆች ግን ሙሉ በሙሉ ፀጉራቸውን የበቀለ ሰዎች ግን ጥሚያቸውንም ቢያቆዩ በጣም ጥሩ ይሆናል። ምክንያቱም አንደኛው በሃይማኖት ይፈቀዳል ጢም ማሳደግ እንደያው ማሳደግ የማይፈቀደው ፀጉር ነው። ፀጉር የራስ ፀጉራችንን ብንቆርጠው ባናቆየው ጥሩ ይሆናል። ምክንያቱም አንዱ ጢም ይሄ ፀጉርን ካሳደግነው የላይኛው የአይን ብርሃንን ይነሳናል ማለት ነው። ብዙ ሰዎች የአይን ብርሃናችሁን ሊጨምር ፀጉራችሁን ተላጩ የሚሉ ሰዎች አሉ። እነዚህ ሰዎች በአንድ በኩል ስናያቸው እውነታቸውም ሊሆን ይችላል። እኔም እጠራጠራሃለሁ እውነታቸው ሊሆን ነው ይችላል ወይ እያልኩኝ ማለት ነው። እና ጢም በማሳደግ ግን ምንም የሚመጣ ነገር የለም። ፀጉር የላይኛው ካሳደግነው የተለያዩ ካልታጠብነው የተለያዩ ባክቴሪያዎችን ሊይዝ ይችላል። ጢማችንን ግን ሁል ጊዜ ፊታችንን ስለምንታጠብ ሁል ጊዜ ንጹህ መሆን ይጠበቅበታል ማለት ነው። እና ጺማቸውን በጣም የሚያምሩ አሉ። ጺማቸው ደግሞ አሳድገው የማይሄድላቸው ሰዎች አሉ። ግን የኔ በጣም የሚሄድልኝ በጣም የሚያምርልኝ ይመስለኛል። ምክንያቱም አበቃቀሉ በጣም የሚያምር ስለሆነ ማለት ነው። እና ጢም ታቆያለህ ለሚለው ጥያቄ? አሁን ጢም አላቆይም። ከጊዜ በኋላ ግን አቆያለሁ።

በመታጠቢያ ቤት ውስጥ ትዘምራለህ ለሚለው ጥያቄ? በመታጠቢያ ቤት ውስጥ ዘምሬ አላቅም። ከዛም የመዘመር ፍላጎትም የለኝም። ምክንያቱ በመታጠቢያ ቤት የማይዘመርበት ምክንያት ሃይማኖት ስለማይፈቅድ ነው መጽሐፍትን ስለማይፈቅዱ ነው። መዝሙር መዘመር ምንለው ለዘፈን ከሆነ ይቻላል። ዘፈን በመታጠቢያ ውስጥ ሆነን እየዘመ እየዘፈንን የዘመርን ብንታጠብ እንዲያውም ብርዱ እንዳይሰማን ያደርግልናል ማለት ነው። እና ብርድ እንዳይሰማን የተለያየ ሙዚቃን ከፍተን ብንዘምር በጣም ደስ ይላል በጣም ይስማማብናል ማለት ነው። እና ምክንያቱም አንዳንድ ጊዜ በጣም ብርዳማ የሆነ ውሃ አለ ስንታጠብ ማለት ነው። ስለዚህ ይሄ ብርዳማ የሆነ ውሃ እንዳይሰማን ከፈለግን ሙዚቃን ከፍተን እያዳመጥን ሞቅ ብሎን ብንታጠብ በጣም ጥር ይሆናል። ስለዚህ ሰዎች በመታጠቢያ ቤት ውስጥ ሆነው የሚዘምሩ በጣም ብዙ ሰዎች አጋጥመውኛል እነዚህ ሰዎች አንደኛው የዘፈን የመዘመር ልዩ ስጦታ ስላለች ስላለባቸው ነው። ስለዚህ ልዩ ስጦታ ስላለባቸው በሄዱበት እየዘመሩ ይውላሉ ሽንት ቤት ሲሄዱ ይዘምራሉ ቤታቸው ገብተውም ይዘምራሉ መታጠቢያ ግብተውም ይዘምራሉ። ስለዚህ እነዚህ ሰዎች ከልምድ የተነሳ ነው እንጂ ዝም ብለው ያመጡት ከተራ ነገር አይደለም ማለት ነውና። መዘመር ደግሞ በጣም ትልቅ ነገር ነው። አንድ ሰው የተሰጠው ጸጋ ነው የተለያየ ሰው የየራሱ የሆነ ጸጋ አለው። ጸጋ የሌለው እዚህ አለም ላይ የለም። ስለዚህ እያንዳንዱ ሰው ራሱን የቻለ ጸጋ ስላለው ይህንን ጸጋውን ተጠቅሞ ብዙ ነገር ቢያደርግ ሀገር በጣም ታድጋለች ሁል ነገራችንም ያማረ ይሆናል ማለት ነው። እና በመታጠቢያ ቤት ውስጥ መዘመር ለየቤተክርስቲያን መዝሙር ከሆነ አይፈቀድም። ምክንያቱ ቃለ እግዚአብሔር ራሱ በቻለ ቦታ ነው መዘመር ያለበት እንጂ በማንኛውም ቦታ እንደመጣልን አይደለም የምንጠቀመው ማለት ነው። ስለዚህ ስንዘምር ህጋዊ በሆነ መጽሐፋዊን በሚፈቅደው ቦታዎች መሆን አለበት። ለምሳሌ መዝሙር ሚዘምረው በቤታችን ሊሆን ይችላል ወይም በቤተክርስቲያን ሊሆን ይችላል። ከእነዚህ ውጪ ግን በሌላ ቦታ አይፈቀድም ማለት ነው። እና ሰዎች ይህንን ተረድተው የሃይማኖታቸውን ህግ ቢያከብሩ በጣም ጥሩ ነው ማለት ነው። ለምሳሌ በጣም በመጽሐፍ ቅዱስ ታሪክ አለ አንድ አባት የእመቤታችንን እያመሰገነ ሽንት ቤት ገባ ከዛ ለምን እንደዚህ ታደርጋለህ አለችው። ምክንያቱም የኔ ቃል ክቡር ስለሆነ በሽንት ቤት ውስጥ የምንነገር አይደለም ብላ መለሰችለት ይባላል። ስለዚህ እያንዳንዱ መዝሙር ደግሞ የቤተክርስቲያን ራሱ የቻለ ሚስጥር ስላለው በጣም የተባረከ ቃል ስለሆነ በሽንት ቤት ውስጥ መዘመር አይፈቀድም ማለት ነው። አለማዊ ዘፈን ከሆነ ግን እንደ ሙዚቃ ከሆነ ግን ይቻላል። ምክንያቱ እሱ ስጋዊ ነው። በሄድንበት ቦታ ሁሉ መዘመር እንችላለን መጨፈር እንችላለን እንኳን መታጠቢያ ክፍል ሽንት ቤት ውስጥ ሆነንም እየሸናንም መዘመር እንችላለን ማለት ነው። ስለዚህ ይሄ አሁን እኛ ማወቅ ያለብን ነገር በሁለቱ ያለው ልዩነት ነው። በመታጠቢያ በመዝሙር ያለውና በዘፈን ያለው ለይተን ማወቅ ይኖርብናል። ሰዎች ደግሞ አስተዋይ ነን ስንፈጠር እንድናስብ ተደርጎ ስለተፈጠርን በጣም አስበን ሚጠቅመንና ሚጎዳንን ለይተን ማወቅ ይኖርብናል። የሆነ ሰው ሚጠቅመውና ሚጎዳውን ለይቶ የማያውቅ ከሆነ በጣም ከባድ ነው። ስለዚህ እኛ ሰዎች አእምሮ ስላለን እያንዳንዱ ነገር ተረድተን በስርዓት መርምረን ማወቅ ይኖርብናል። ስለዚህ እኔ ደግሞ በመታጠቢያ ቤት ውስጥ ዘምሬ አላውቅም። ለመዘመርም ፍላጎት የለኝም ማለት ነው።

የሙዚቃ መሳሪያ መጫወት ትወዳለህ ለሚለው? አዎ የሙዚቃ መጫወት የሙዚቃ መሳሪያ መጫወት እወዳለሁ። ሙዚቃ በተፈጥሮአችን በጣም ደስ የሚለን አይምሮአችንን መንፈሳችንን የሚገዛ ደስ የሚል ነገር ነው። ስለዚህ ብዙ በጣም የኢትዮጵያውያን ጥበብ ጥበበኞች በመዝሙር ጥበባቸውን ገልጸዋል። በጭፈራ ወይም በሙዚቃም ጥበባቸውን ገልጸዋል ማለት ነው። እና አንዱ ሙዚቃ ጥበባችንን የምንገልጽበት መንገድ ስለሆነ በዚህ መልኩ በሙዚቃን ጥበባችንን ልንገልጥበት ይገባል ማለት ነው። እና እያንዳንዱ ነገር ጥበብ ይጠይቃል ዝም ብሎ የሚመጣ ነገር የለም ማለት ነው። እና የሙዚቃ መሳሪያን ለመጫወት መጀመሪያ የሚያስፈልገው ነገር ልምምድ ነው። ልምምድ በጣም ሰፋ ያለ ችሎታ ተምረን አውቀንበት ልዩ ጥሩ ጎበዝ ተጫዋች ከሆንን በኋላ ነው የመሰሪያ ሙዚቃን እንደየፍላጎታችን ማድረግ የምንችለው ማለት ነው። ተምረን የማናቅ ከሆነ ግን እያንዳንዱ ነገር ሊከብደን ይችላል ስለዚህ እንዳይከብደን የተሻለው ነገር የሙዚቃ መሳሪያን መለማመድ መጫወት ሁል ጊዜ በድግግም መሞከር ነው። እያንዳንዱ ነገር ካልሞከርነው ከባድ ነው ከሞከርነው በኋላ ግን እንሳሳታለን ከስህተታችን ደግሞ እየተማርን እንሄዳለን ማለት ነው። አንድ ሰው ካልተሳሳተ ማወቅ አይችልም። ስለዚህ የሆነ ሰው ከስህተቱ ተምሮ የተሻለ ነገርን አውቆ ሊፈጥር ይገባዋል እንጂ ዝም ብለው በደመ ነፍስ ሊመራ አይገባውም። ማንኛውም ሰው ደግሞ ሲጀምር እንኳን የሙዚቃ መሳሪያ መጫወት ይቅርና ሌላ ቀለል ያለ ነገር ሲጀምር የሆነ ስህተት ይፈጥራል ይሄ የፈጠረው ስህተት ግን ለቀጣይ ትምህርት ይሆነዋል ማለት ነው። እና ከዚህ ተምሮ ብዙ ነገርን ማስተካከል ይችላል። ስለዚህ እኛ የሰው ልጆች ደግሞ የሙዚቃ መሳሪያን መጫወት ስንፈልግ መጀመሪያ ማድረግ ያለብን ልምምድ ነው። ከተለማመድን በኋላ እንደውም በኢትዮጵያ ውስጥ በጣም ብዙ ሰዎችን የሚያለማምዱ የሙዚቃ መሳሪያ ልሂቃን የሆኑ በጣም ምሁራን ሰዎች አሉ። እና ከእነዚህ ሰዎች እየሄድን መማር እንችላለን እንደውም እኔ ከተማርኳቸው የሙዚቃ መሳሪያዎች አንዱ በገና ነው በገና ለስድስት ወር ያህል ስልጠና ሰልጥኜ አውቃለሁ ማለት ነው። እና ለስድስት ወር ሰልጥኜ የተሻለ እውቀትን ይዣለሁ ማለት ነው። እና የበገና ችሎታ ቢኖረን ደግሞ ራሳችንን ስንዘምር ልዩ ተሰጦ ልዩ ነገር አለው ማለት ነው። እና ዞሮ ዞሮ ያ ስሜት እዛ የደረሰ ሰው ነው የሚያውቀው የሆነ ነገር ለምሳሌ አንድ ሰው ሞት እንዴት ነው ካልነው ሞትማ እንዴት እናውቀዋለን? መጀመሪያ እኮ ከሞትን ነው የምናውቀው ይላል ስለዚህ የሙዚቃ መሳሪያም ሄደን እዛ ልምምድ ካላደረግን ይዘን መጫወት ካልጀመርን ስሜቱን ልናውቀው አንችልም ማለት ነው። ግን ከያዝን ግን ልዩ ስሜት አለው በጣም ልዩ ደስታ ይሰጠናል ማለት ነው። እና ሰዎች የሙዚቃ መሳሪያ መጫወትን መለማመድ ይኖርባቸዋል ለመቻል ማለት ነው። መጀመሪያ መጫወት መሳሳት እና ከስህተታችንን መማር ማለት ነው። ሌላኛው መምህራችንን ሲያስተምረን በአግባቡ መከታተል ሙዚቃ የሙዚቃ መሳሪያ እንዴት አድርጎ ይዘዋል ጣቱስ እንዴት አድርጎ ያንቀሳቅሰዋል? ምን አይነት ድምጽ ነውሳ እየፈጠረ ያለው የሚለው? የመምህራችንን ትምህርት በአግባቡ መከታተል ይኖርብናል። አንዳንድ ሰዎች ዝም ብለው የመምህርን መንገድ ሳይከተሉ ዝም ብለው የሚሮጡ አሉ። ይሄ ስህተት ነው መምህር ለሁሉ ነገር መምህር ነው። ስለዚህ መምህራችንን የሚለንን ሰምተን በአግባቡ ትምህርቱን ተከታትለን በጣም ጥሩ ውጤትን ማምጣት ይጠበቅብናል። እና ሰዎች ሙዚቃን ሲጫወቱ ጥራት ባለው መልኩ ቢጠቀሙ በጣም ጥሩ ነው ማለት ነው። ስለዚህ ሀሳብን ወደ ማጣናቀቅ ስንሄድ የሙዚቃ መሳሪያ መጫወት ትችላለህ የሚለው? የሙዚቃ መሳሪያ አዎ መጫወት እችላለሁ ለምሳሌ በገና ለስድስት ወር ያህል ልዩ ስልጠና ሰልጥኜ ወረቀት አለኝ የተመራኩበት ማለት ነው። እና ሌላ ሌላ ሙያዎችን ብዙ ተምሬያለሁ። ስለዚህ እነዚህ ሙያዎችን አዳብሬ ደግሞ የተሻለ የበገና ተጫዋች እሆናለሁ ማለት ነው።

ስራ ግምገማ ታደርጋለህ የሚለው አዎ ስራ ግምገማ አደርጋለሁ። ግምገማ ማድረግ ደግሞ በጣም አስፈላጊና ወሳኝ ነገር ነው። ስራችንን ካልገመገምነው ኪሳራ ነው። ምክንያቱም እያንዳንዱ ስራ ስራ ሙያን ይጠይቃል እያንዳንዱ ስራን ማስተካከልን ይጠይቃል ማለት ነው። እያንዳንዱ ስራ ደግሞ ማደግ ያስፈልገዋል። ስለዚህ የሆነ በጣም ጥሩ የሚባል በጣም ጥሩ ደረጃ አለ የሚባል ስራ። ቀጣይ አመት ካልተጨመረበት እየተሻሻለ ካልመጣ ከእርሱ በኋላ ሆኖ እየተስተካከሉ የሚሄዱትን ሊመሩት ይችላሉ። ስለዚህ በዚህ ምክንያት ደግሞ ስራችንን ሁል ጊዜ መገምገም ይኖርብናል። እኔ ደግሞ ስራዬ መገምገም ከማንም በላይ እወዳለሁ። እያንዳንዱ ስራዬን በጥራት አደርገዋለሁ እና ጥራቱን ጠብቆ ተገምግሞ ንጹህ ሆኖ እንዲያልፍ የራሴ አስተዋጽኦን አደርጋለሁ ማለት ነው። እና ሰዎች የስራ ግምገማን ባያደርጉ በጣም ከባድ የኪሳራ አዘቅት ሊገቡ ይችላሉ። ወይም ስራውን ይተውታል ወይም ስራውን ወደ ታች ይወርዳል ወይም ከባድ ኪሳራ ያጋጥመዋል ማለት ነው። እንዲያው አንዳንድ ሰዎች በዚህ ምክንያት ከስራቸው ብዙ ያቋረጡታሉ። አንዳንድ ስራዎች ይጀመሩና ሁለት ሶስት አመት ሳይበቃቸው ይቋረጣሉ ማለት ነው። እነዚህ የሚቋረጡበት ምክንያት አንደኛው የስራ ግምገማን ስለማያደርግ ነው። የስራ ግምገማ ማድረግ እያንዳንዱ ጊዜ በጣም አስፈላጊ በጣም ወሳኝ ነገር ነው። ስለዚህ እኛ የሰው ልጆች የስራ ግምገማ ማድረግ ይኖርብናል የምንገመግመው ጥፋት ብቻ ሳይሆን ጥሩ ነገርን መገምገም አለብን። ለምሳሌ አንድ ድርጅት ዛሬ ሁለት መቶ ሺህ ብር ቢያተርፍ ማታ ግምገማ ማድረግ አለበት። ይህ ሁለት መቶ ሺህ እንዴት ሊያተርፉ ቻልኩኝ? ምን ምን ጨምሬ ነው? የዛሬ የደንበኞች የእርካታስ እንዴት ነው ብሎ ካልገመገመ። ቀጣይ ደግሞ የሁለት መቶ ሺህ ያተረፈው ላያገኘው ይችላል። ምክንያቱም ዛሬ በአጋጣሚ የተፈጠረ ሊሆን ስለሚችል ማለት ነው። ለምሳሌ ዛሬ ወደ አራት ኪሎ በጣም ብዙ ሰው ከመጣ። የሆነ ነገር ተፈጥሮ ማለት ነው። በዛ አካባቢ ያለው ሬስቶራንት ደግሞ ከሁለት መቶ ሺህ በላይ ከሸጡ በነገታው ሰው ስለማይሰበሰብ ላይሸጡ ይችላሉ። ግን እነዚህ በደንብ ማወቅ ይኖርባቸዋል እንዴት አድርጌ ነው? ዛሬ የሰራሁት ነገስ እንደዚህ ያህል ትርፍ ለማግኘት ምን ምን ማድረግ አለብኝ? የሚለው የራስ ግምገማ የስራ ግምገማን ማድረግ ጥሩ ነው ማለት ነው። እና የስራ ግምገማ ስናደርግ ደግሞ አንደኛው ከአለቃ ጋራ አስፈላጊ ነው። ከአለቃው የባለድርጅቱ ሀላፊ ማለት ነው። ሁለተኛ ደግሞ የባለድርጅቱ ባለቤት ሌሎችን ደግሞ ከሰራተኞች ጋር ሆነህ ስራውን ይገመገማል። ምን አይነት ነገር ነው? ምን አይነት ብናስተካክል የተሻለ ይሆናል። ቀጣይ ይሄ ድርጅት በጣም እንዲያድግ እጥፍ ሆኖ የኛንም ገንዘብ እንዲጨምርልን በጣም ምን ማድረግ አለብን የሚል ነገር ከሰራተኞች መገምገም ያስፈልጋል። እንዲሁ ደግሞ የባለድርጅቱ ሀላፊ ከዛ የባለድርጅቱ ባለቤት ከእነዚህ ሶስት አካላት ሆነህ ስለ ስራው በደንብ መገምገም ስለ ስራ በጣም መወያየት ያስፈልጋል። አንድ ስራ ዝም ብሎ በደመ ነፍስ የሚመራ ከሆነ ጥሩ አይደለም። ቢያንስ የስራ ግምገማ ማድረግ ያለብን በሳምንት አንድ ጊዜ የስራ ግምገማ ማድረግ ይጠበቅብናል በወር አራት ጊዜ ማለት ነው። እና የተለያዩ ድርጅቶችን እሁድ እሁድ እየተሰባሰቡ ስለ ድርጅታቸው ቢወያዩ ምን ማድረግ አለብን ሳምንቶቹ እንዴት አለፉ? የስራ ቀናቶቹ እና ዛሬስ ብናስተካክል እንዴት ይሆናል? የሚለው ነገርን በጥራት በግምገማ ማወቅ ይኖርባቸዋል። ካላወቁ ግን በጣም ከባድ ኪሳራ ሊገቡ ይችላሉ ማለት ነው። እና የስራ ግምገማ ታደርጋለህ? ለሚለው አዎ የስራ ግምገማ አደርጋለሁ በወር አራት ጊዜ የስራ ግምገማን አደርጋለሁ ምክንያቱም ስራዬ ጥሩ ሆኖ እንዲያድግ ስለሚፈልግ ማለት ነው።

የምትወደው መጽሐፍ ምንድነው? ለሚል ጥያቄ እኔ በጣም የምወዳቸው በጣም ብዙ የመጽሐፍት አይነቶች አሉ። እና ከእነዚህ ግን በጣም የምወደው መጽሐፍ አንደኛው ስለ ቢዝነስ የሚያወራ መጽሐፍ እወዳለሁ ሁለተኛ ደግሞ ስለ ሃይማኖት የሚያወራ መጽሐፍ እወዳለሁ ማለት ነው እና እነዚህ በጣም የምወዳቸው በጣም የማከብራቸው ጸሀፊዎችን በጣም የማከብራቸው ማለት ነው። ሶስተኛው ደግሞ ስለ ሀገር ታሪክ ማለት ነው በተለይ ስለ ሀገሬ ስለ ኢትዮጵያ የተጻፉ የተለያዩ ታሪክ መጽሐፍቶችን ማወቅ በጣም እጓጓለሁ። ስለዚህ ጓጉቼም ገዝቼ በውድ ገንዘብም ቢሆን አነባቸዋለሁ ማለት ነው። እና በጣም ከምወዳቸው መጽሐፍቶችን ለመጥቀስ ያህል ሀብታም የመሆን ጥበብ የሚለው መጽሐፍ በጣም የምወደው በጣም ልዩ ለኔ ትምህርት ከሰጡኝ የመጽሐፍት አይነቶች አንዱ ሀብታም የመሆን ጥበብ የሚለው መጽሐፍ በጣም ይገርመኛል። የአስተማማሩ ህግ ውስጥ ያሉ ህግጋትን እንዴት መከተል እንደምንችል ሀብታም እንዴት መሆን እንችላለን። ሀብታም ገንዘቡ እንዴት አድርጎ ኢንቨስት ያደርጋል የሚለው ነገር በጥራት የሚገመግሙ ስለሆኑ ይሄ ደግሞ በጣም ለየት ያለ እውቀትን ለየት ያለ ሳይነሳዊ መንገዶችን የተከተለ ነው። ስለዚህ እነዚህ ሳይነሳዊ መንገዶችን በመከተል ደግሞ እኛ ውጤታማ መሆን እንችላለን ማለት ነው። ስለዚህ እኔ ከእነዚህ የቢዝነስ መጽሐፍቶችና የታሪክ መጽሐፍቶችን ከሁሉ አብልጬ የምወደው የቢዝነስ መጽሐፍትን ነው። ከቢዝነስ መጽሐፍት ደግሞ አስበልጨ የምወደው ደግሞ የቤተክርስቲያን ወይም የሃይማኖት መጽሐፍት ነው። የሃይማኖት መጽሐፍት በጣም ብዙ መጽሐፍትን አንብቤያለሁ ለምሳሌ መጽሐፈ አክሲማሮስ የሚባል መጽሐፍ በጣም የምወደውና ሁልጊዜ ባነበው የማይሰለቸኝ ነው። ይሄ መጽሐፈ አክሲማሮስ የሚባል መጽሐፍ ዋናው ነገር የሚያነሳው ዋና ሀሳቡ ስለ ስነ ፍጥረት ነው። ስነ ፍጥረት ፍጥረቶች እንዴት ብለው ሊፈጠሩ ቻሉ እንዴት አፈጣጠራቸውስ እንዴት ነው በመቼ ጊዜስ ተፈጠሩ? ስማቸውስ እንዴት ሊወጣ ቻለ? ማነው የፈጠራቸው የሚለውን? በጣም የሚተነትን መጽሐፍ ስለሆነ በጣም ደስ ይለኛል ማለት ነው። ስለዚህ እዚህ አለም እሱ መጽሐፍ እሱ ምን ይላል እዚህ አለም ሀያሁለት ፍጥረታትን አሉ ብሎ የሚያምን መጽሐፍ ነው ማለት ነው። እነዚህ ሃያ ሁለት ፍጥረታትን ከተፈጠሩ በኋላ በእነዚህ ምክንያት ደግሞ እየተባዙ ሄዱ ነው የሚለው ስለዚህ ይሄ መጽሐፍ በጣም ምርጥ የሆነ በጣም ገራሚ ብዙዎችንም ሊማሩት የሚገቡ ቢያነቡት ሊጠቀሙበት የሚችል መጽሐፍ ነው ማለት ነው። እና ሰዎች ይህንን መጽሐፍ አንብበው ገዝተው ቢጠቀሙ ይጠቀማሉ። ውጤታማ ይሆናሉ ማለት ነው እና ገበያ ላይም ዋጋው ከሁለት መቶ ሃምሳ እስከ ሶስት መቶ ስለሆነ ኪስን የማይጎዳ ነው። ስለዚህ ኪስ እስካልጎዳ ድረስ ገዝተን ምክንያቱም አሁን በአሁን ጊዜ ሻይ እንኳን ለመጠቀም እስከ አንድ መቶ ብር እንከፍላለን ስለዚህ መጽሐፍ ደግሞ ለመጽሐፍ ሰዎች መቶ መክፈል ደግሞ በጣም ቀላል እና በጣም አዋጭ ነው ማለት ነው። እና አንዱ ይሄ በጣም እወደዋለሁ። ሌላ ደግሞ መጽሐፈ ቀለሚንጦስ የሚባል መጽሐፍ አለ ሲንክሳር የሚባል አለ ማለት ነው እነዚህን በጣም እወዳቸዋለሁ። ይሄ ሲንክሳር የሚባል መጽሐፍ ደግሞ የያዘው ስለ የተለያዩ ሰዎች ታሪክ ነው። ስለ ታሪክ የሚያወራ መጽሐፍ ነው ይሄ ስንክሳር የሚባለው መጽሐፍ ይሄ ደግሞ በውስጡ የተለያዩ ሰዎችን ታሪክ ከሀገር ውስጥም ከደጅ ከሀገር ውጭም የሚኖር ሰዎች እዚህ አለም ጥሩ ነገር አድርገው ያለፉ ሰዎችን ስለእነሱ የሚያወራ መጽሐፍ ነው። ስለዚህ እሱ መጽሐፉም ለኔ ለኔ በጣም ልዩ ስሜት ከሚሰጡኝ የመጽሐፍት አይነቶች አንዱ እሱ ነው ማለት ነው። እና ሰዎች መጽሐፍ የተለያየ ሊወዱ ይችላሉ እንደተፈጥሯቸው። ስለዚህ እኔ በጣም የምወዳቸው መጽሐፍ አንደኛው አክሲማሮስ ሁለተኛው ቀለሚንጦስ ሶስተኛው ስንክሳር አራተኛው ደግሞ ሀብታም የመሆን ጥበብ የሚለው መጽሐፍ። ለኔ ትልቅ መምህራኖቼ በጣም ትልቅ አይምሮየን የቀየርኩባቸው መጽሐፍት ቢኖር በእነዚህ ነው ማለት ነው። ስለዚህ ከእነዚህም በጣም የምወደው በቢዝነስ ነገር የተሳሰረ ስራ ደግሞ ሀብታም የመሆን ጥበብ የሚለው መጽሐፍ። ከሁሉ በላይ አብልጨ እወደዋለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ የሚለው? እኔ የቴክኖሎጂ ችግርን ሲያጋጥመኝ ከማደርጋቸው ነገራት መጀመሪያ ያ ችግር በእኔ የሚፈታ ከሆነ እሞክረዋለሁ ማለት ያ የቴክኖሎጂ ችግር ከሙያዬ ጋር የተያያዘ ከሆነ እፈተዋለሁ ማለት ነው። ከሙያዬ የማይሄድ ከዚህ በፊት ደግሞ እንደዚህ ያለ ችግር ፈትቼ ወይም ሞክሬ የማላውቅ ከሆነ ግን እኔ የማደርገው ለበላዬ አካል ነው አሳልፌ የምሰጠው ማለት ነው። ምክንያቱም የሚከብደን ነገር ዝም ብለን በድፍረት መሞከር የለብንም በድፍረት ከየመጀመርነው የባሰ ከባድ ከባድ የሆነ ልናደርስበት እንችላለን ከባድ ጥፋት ማለት ነው። ስለዚህ መጀመሪያ ሰርተነው የማናውቅ ነገር ዝም ብለን በማየት ከዛ ሰዎችን ሲለማመዱ በማየት እኛንም ራሳችንን በመለማመድ ብንሞክረው ጥሩ ይመስለኛል። የቴክኖሎጂ ሌላ ደግሞ ችግር በጣም የሚከብድ ከሆነ ግን ከማደርጋቸውን ተግባራት አንደኛው ለበላዬ ሰዎች መላክ ማለት ነው። በዚህ ችግር የበ በቴክኖሎጂን የተሻሉ የሚባሉ ጥሩ ፕሮፌሽናል ጥሩ ስራን የሚሰሩ ሰዎችን ለእነሱን አሳልፈን እንሰጣለን ስለዚህ እነሱን ጥሩ አድርገው ሰርተው ያስተካክሉልናል ማለት ነው። እና እኔ የማደርገው የምፈታው ከሆነ ራሴን ለመፍታት እሞክረዋለሁ ራሴን የም መፍታትን የማልችል ከሆነ ግን ከእኔ በላይ ላሉ ሰዎችን እሰጣቸዋለሁ እነሱን እንዲፈቱት አደርጋለሁ ማለት ነው። እና ሰዎች ዝም ብለው ከዜሮ ተነስተው የሆነ የቴክኖሎጂ ችግር ሲያጋጥማቸው ራሳቸውን መሞከር የለባቸውም። ምክንያቱም ራሳቸው ሲሞክሩት የባሰ ጥፋት ነው። አንዳንድ ሰዎች አሉ ለምን ራሴ አልሞክረውም? ማንም ሰው ከማንም ሰው አይበልጥም እነሱም ያወቁት ተለማምደው ነው ከስህተታቸው ተምረው ነው የሚሉ ሰዎች አሉ። እርግጥ እንደነዚህ አይነት ያሉ ሰዎች አስተሳሰባቸው የሚወደድ ቢሆንም ግን ብዙ ችግርን ያጋጥማቸዋል የባሰ ማለት ነው። ለምሳሌ የገንዘብ እጥረት ካላቸው በቀላሉ መጀመሪያ በተበላሽው ማስተካከል ይችላ ይሻላል እንጂ ሞክሮ ከፈቱ በኋላ ብዙ ፈተና ካደረጉበት በኋላ ለማስተካከል ቢሞክሩ በጣም ከባድ ነው። ስለዚህ እኛ ሰዎች የቴክኖሎጂ ችግር ሲያጋጥመን መጀመሪያ ማድረግ ያለብን ነገር ቀላል ችግር ከሆነም መፈተሽ ለምሳሌ የድምጽ መጨመር የድምጽ መቀነስ የብርሃን ማነስ ቀላል ቀለል ቀለል ያሉ ችግሮች ከሆኑ ጥሩ ነው ራሳችን ብንሞክራቸው የከፋ አይደለም። ሌሎች ግን ለምሳሌ በተለያዩ ነገር በሶፍትዌር በተለያዩ ነገሮችን ከለምሳሌ ኮምፒውተር ከሆነ ከማዘር ቦርዱ ስህተት ካገኘው ይሄ አሁን እኔ ልፈታው የማልችለው ችግር ነው ማለት ነው። ስለዚህ በዚህ ጊዜ እኔ የማደርገው ምንድነው? ለበላይ አካል አሳልፌ እሰጣለሁ እባክህ ተባበረኝ ብዬ ይቺ ስትሰራ እንዴት ትሰራለች እስኪአስተምረኝ እለዋለሁ ማለት ነው። እና ከእሱ ተምሬ እኔ የተሻለ ስራን ቀጣይ ቢበላሽብኝ ከእርሱ ተምሬ ጥሩ ስራ መስራት እችላለሁ ማለት ነው። እና ሰዎች የተለያዩ የቴክኖሎጂ ችግር ሲያጋጥማቸው ማድረግ ካለባቸው ነገሮች አንደኛው በቀላሉ የሚፈታ ከሆነ መፈተሽ በቀላሉ የማይሰራ ከሆነ ግን ለበላያቸው አካል አሳልፎ መስጠት ወይም በዛ በጣም ብዙ ልምድ ያደረገ ለምሳሌ በቴክኖሎጂ ችግር በመፍታት አስር አመት ሃያ አመት ያደረጉ በጣም ጎበዞች አሉ ስለዚህ እነዚህ ሰዎችን እንዲያግዙን መጠየቅ ይገባናል ማለት ነው። እና ሀሳቡን ስንጨርሰው የቴክኖሎጂስ ችግር ሲያጋጥምህ ምን ታደርጋለህ ለሚለው? እኔ የቴክኖሎጂ ችግር ሲያጋጥመኝ ብዙ አመት በዛ ልምድ ላለው ሰው እጠይቃለሁ እና ከፍዬ አሰራዋለሁ ማለት ነው

የጎረቤቶቼ ድምጽ ትሰማለህ የሚለው አዎ የጎረቤቶቼስ ድምጽ እሰማለሁ። እና የምሰማው ደግሞ ሁል ጊዜ ሳይሆን ቀን ቀን ሲሆን ማለት ነው። ቀን ስንል ከቀኑ ሶስት ሰዓት እስከ አስር ሰዓት ያለው የቤት የጎረቤቶቼን ድምጽ እሰማለሁ። ምክንያቱም በዚህ ሰዓት አጠገቤ ያሉ ጎረቤቶቼ የተለያዩ የንግድ ስራ የሚሰሩ ናቸው። ለምሳሌ አጠገቤ ያሉ ሬስቶራንት በጣም ትልቅ ሬስቶራንት አለ ማለት ነው። እና በዚህ ሬስቶራንት በጣም ብዙ ሰዎችን ይገባሉ በጣም ብዙ ሰዎችን ይጠቀማሉ ማለት ነው። ስለዚህ በዚህ ጊዜ ድምጽ ይሰማኛል እኔ እረበሻለሁ ማለት ነው። ስለዚህ በዚህ ጊዜ እኔ ከማደርገው ነገሮችን ወይም ከቤቴ ወጥቼ ወደ ሌላ ቦታ ሄጄ ለመስራት እሞክራለሁ። ካልሆነ ደግሞ የጆሮን ማዳመጫን እጠቀማለሁ ማለት ነው። የጆሮ ማጠቀማ መጠቀም በጣም ምርጥ ተግባር ነው። ምክንያቱም በጣም የሚሸፍንልን ሌላ ድምጽን የማያስገባ ከሆነ በጣም ጥሩ ትኩረት አድርገንም ስራችንን እንድንሰራ ያደርግልናል ማለት ነው። ስለዚህ ነገሮችን ትኩረት አድርገን ለማወቅ አንደኛው የጎረቤቶችን ድምጽን አለመስማት ነው። የጎረቤቶች ድምጽ ከሰማን ሀሳባችን ወደ እነሱ ይሆናል ስለዚህ ሀሳባችንን ስለሚሰረቅብን በምንሰራው ስራ ደግሞ ውጤታማ ላንሆን እንችላለን። ስለዚህ ሰዎች በሚሰሩት ስራ ውጤታማ ለመሆን የደጅስ ድምጽን ባይሰሙም በጣም ጥሩ ይሆናል ማለት ነው። ሰዎች በተፈጥሮ እንረበሻለን በቀላሉ ማለት ነው። ስለዚህ በቀላሉ እኛ ሰዎች እንዳንረበሽ ከምናረጋቸው ተግባራት አንዱ ድምጽ በሌለበት ሆነን ስራችንን መስራት ነው። ድምጽ ባለበት ቦታ ግን እንረበሻለን ብዙ ፈተናዎችን ሊያጋጥሙን ይችላሉ ማለት ነው። ስለዚህ እነዚህን ችግሮች እነዚህን የመሳሰሉንን መፍትሄ ለማግኘት እያንዳንዳችን ሰዎችን ጸጥታ መልመድ አለብኝ። ጸጥታ የሆነ አካባቢ መንፈሳችንን ይረጋጋል እንደ አዲስ ሆነን ማሰብ እንጀምራለን። የሚረብሸን ሰው ካለ ግን ለማሰብ ራሱ በጣም ይከብደናል ማለት ነው። ስለዚህ እኛ የሰው ልጆች የተለያየ ድምፆችን እንዳይረብሹን ከባባድ የሚባሉ እንዳይመጡብን ልናደርገው ከሚገባን ነገሮች አንደኛው የጎረቤታችንን ድምጽን ላለመስማት መሞከር ነው ማለት ነው። ስለዚህ የጎረቤታችን ድምጽ ከሚረብሸን ነገር አንደኛው ሙዚቃ ሊከፍቱ ይችላሉ ጭፈራ ሊከፍቱ ይችላሉ። እንዲሁም የተለያዩ ሰዎች ተሰብስበው ሊያወሩ ይችላሉ። ስለዚህ በዚህ ጊዜ እኛ ልንረበሽ እንችላለን ማለት ነው። ስለዚህ እኛ ደግሞ ሁል ጊዜ ጥንቃቄ ማድረግ ያለብን እነሱን ለማስተካከል መሞከር ሳይሆን እኛ ቤታችንን ለማስተካከል መሞከር ነው። ድምጽ የሚገባባቸውን ነገሮችን መዝጋት ለምሳሌ በመስኮት ድምጽ የሚሰማ የሚሰማን ከሆነ መስኮቱን ብንዘጋው የተሻለ ይሆናል። ሌላ ማድረግ ካለብንም ማድረጉ ጥሩ ነው ማለት ነው። ወደኋላ አለ ማለት በእያንዳንዱ ስራ ስንሰራ ውጤታማ የሆነ ተግባር ብናከናውን የተሻለ መስሎ ይሰማኛል። እና የጎረቤት ድምጽ አንዳንድ ጊዜ በጣም ከፍተኛ ጫጫታ የበዛበት ቤቶች አሉ። አንዳንዶቹ ሰዎች ደግሞ በጣም ዝምተኛ የሆነ ቤትም አለ። ስለዚህ እኛም መምረጥ ያለብን በጣም ዝምተኛ አካባቢ ምን ማለት ነው እንደ እኔ ነው። አንዳንድ ሰዎች ስራ እየሰሩ ራሱ ከባባድ ድምጾች ቢረበሹ እንኳን የማይረበሹ ሰዎች አሉ። እኔ ግን በቀላጡ በቀላሉ ስለምረበሽ ጥሩ ሆኜ ግዴታ ማሰብ ይጠበቅብኛል። ስለዚህ የጎረቤቶቼ ድምጽ ትሰማለህ ለሚለው ጥያቄ? አዎ የጎረቤቶቼን ድምጽ እሰማለሁ። ግን የምሰማው ከቀኑ ሶስት ሰዓት እስከ ማታው አስር ሰዓት ነው። ምክንያቱም በዚህ ሰዓት በዛ ባለሁበት ሆቴል ስላለ የሆቴሉ ድምጽ ወደ እኔ ስለሚመጣ ነው።

የትኛው ባህላው ምግብ ትወዳለህ የሚለው በኢትዮጵያ ውስጥ በጣም ብዙ ባህላዊ ምግብን አሉ እነዚህ ባህላዊ ምግቦችን እንደየሀገሩና እንደየብሄር ብሄረ ሰውን ይለያያሉ። ለምሳሌ የጉራጌ እና የትግራይ የትግራይ እና የአማራ የአማራ የአማራና የኦሮሞ ሊመሳሰል የሚችለው በአንዳንድ ነው ግን አብዛኛው ባህሉና የተለያዩ የምግብ ስርዓትን ይለያያል ማለት ነው። እና እኔ በጣም የምወደው ባህል ቢኖር የራያ ነው። ራያ የራያ ባህላዊ ምግብ በጣም ይመቸኛል በጣም ይስማማኛል ይሄ ባህላዊ ምግብ መጀመሪያ የሚሰራው ከወተት ነው ወተት የረጋ ወተት ይመጣና የተለያየ በባህላዊ ወይም የሀበሻ ዳቦ ይዘጋጃል እና የሀበሻ ዳቦ ተዘጋጅቶ በይሄ ይሄ የተዘጋጀው ደግሞ ወተት ደግሞ በርበሬ ይደረግበታል በላዩ በርበሬ ተደርጎ በጨው ተለውሶ ከዛ ይፈረፈራል ይህ የሀበሻ ህምባሻ ማለት ነው ይህ የሀበሻ ዳቦ ደግሞ በላዩ ተቆርሶ ተፈርፍሮ ሰዎችን በአንድነቱ ነው ተሰብስበው ይበላሉ ማለት ነው ይሄ በጣም የሚገርም ማንም የማይወዳደረው የሀበሻ ምግብ ነው ማለት ነው እና የሀበሻ ምግብ በእንደዚህ አይነት በጣም ደስ የሚል ባህል አለ እንዲሁም በኦሮሞና በጉራጌ ስንሄድም ይለያያል ለምሳሌ በጉራጌ ስጋ ክትፎ በመስራት እንደ ጉራጌ የሚሞላቸው ሰው የለም ጉራጌ በጣም የሚታወቁት በክትፎ ነው ክትፎ ስጋ በጣም ነው የሚችሉት በጣም ነው የሚወዱት እንዲያውም ሀገራቸው የሄደ ሰው የሚሰጡት ቢኖር ክትፎ ነው ማለት ነው ክትፎ የሚገርም አድርገው አዘጋጅተው ማራኪ በሆነ መልኩ አዘጋጅተው ይሰጣሉ ማለት ነው ስለዚህ የተለያዩ ሀገሮችን የየራሳቸው የተለያየ መንገዶች እና የተለያየ አካሄድ አለባቸው ማለት ነው ስለዚህ ባህላዊ ምግብ እንደየሰው መጠን ቢለያይም የእያንዳንዱ ግን በጣም ጥሩ ነው በየባህሉ ማለት ነው አንዱ ባህል የአንድ ባህላዊ ምግብ ከሌላው የባህላዊ ምግብ ሊያንስም ሊበልጥም አይችልም እኩል ነው እያንዳንዱ እኔ የማምነው እንደዚህ ነው አንዳንድ ሰዎች የኛ ባህል ጥሩ ነው የእጌሌ ባህር ጥሩ ነው የእነ ኤጌሌ ጥሩ አይደለም የሚሉ ሰዎች ሊኖሩ ይችላሉ ግን እነዚህ ሰዎች በጣም ትልቅ ስህተት ነው የሚሳሳቱት ያሉ ምክንያቱም እኔ የማምነው የሆነ ይሁን ነገር ከእያንዳንዱ ነገር እኩል ነው አይበላለጥም አያንስም ማለት ነው እኩል ስለሆነ ደግሞ በእያንዳንዱ ባህል በእኩል አይን አይተን እኩል የሆነ ውጤትን መስጠት ይጠበቅብናል ካልሆነ አንዱን ትልቅ እያደረግን አንዱን እያሳነስን ከሆነ ውጤታማ ላንሆን እንችላለን ስለዚህ እኛ ውጤታማ ለመሆን ወይም ከተለያዩ ባህል ብሄር ብሄረሰቦች እና ከተለያዩ ክልሎችን ከእነሱ ጋር ጥሩ ግንኙነትን ለመፍ ለመፍጠር ባህላዊ ምግቦችን በአግባቡ መወጣት ባህላዊ ምግቦችንን መብላት የነሱ ግድ ይሆናል ማለት ነው የራሳችንን እየበላን የሌሎች ባህላዊ ምግብ ግን የማንወድ ከሆነ ጥሩ አይደለም እያንዳንዱ ሰው የራሱ የሆነ ይወዳል የራሱ የሆነ ማለት ነው ስለዚህ እኛንም የራሳችንን የሆነን ነገርን መውደድ ይጠበቅብናል ማለት ነው ስለዚህ የራሳችንን ያልሆነ ዝም ብለን መጥላት ጥሩ አይደለም ምክንያቱም አንድ ቀን ወደ እነሱ መሄዳችንን ስለማይቀር ማለት ነው ሰው ደግሞ ከአንድ ሀገር ወደ ሌላ ሀገር እንኳን ኢትዮጵያ በኢትዮጵያ ውስጥ ሆኖ ወደ አሜሪካ ወደ አውሮፓ ሀገሮች ወደ በጣም ሩቅ ምብራቅ ወደሆነ ሀገሮችም ሰው ይሰደዳል ለስራም ለትምህርትም ማለት ነው ስለዚህ እነዚህ ባህላዊ በሄድንበት ቦታ ደግሞ የእነሱን ባህል ማክበር ግዴታችን መሆን አለበት የእያንዳንዱ ባህልን ካላከበርነው ማንም የሚያከብርልን ባህላችንን አይመጣም ማለት ነው ስለዚህ እኛ የትኛው ባህላዊ ምግብ ትወዳለህ የሚለው የራያ ባህላዊ ምግብ በጣም አብልጬ እወደዋለሁ ከማንም ግን አንዱ አብልጬ አንዱ አሳንሴ ደግሞ አይደለም

የስራ ምግባር ታከብራለህ የሚለው አዎ የስራ ምግባር አከብራለሁ የስራ ማግበ ምግባር ማክበር ደግሞ አንድ የጎበዝ ሰራተኛ መገለጫ ነው ማለት ነው። እና ሰዎች የስራ ምግባርን ማክበር ይጠበቅባቸዋል የስራ ምግባር የማያከብር ከሆነ ግን የተለያየ ችግርን ሊደርስባቸው ይችላል ማለት ነው። እና የሰው ልጆች እኛ የስራ ምግባርን ማክበር የግድ ሀራፊነትን ተሰምቶን የተለያዩ ተግባራዎችን በአግባቡ መዋጣት ይጠበቅብናል ማለት ነው። ስለዚህ የስራ ምግባርን ለማክበር ደግሞ ቀለል ያለ ነገር አንደኛው የስራው አሰራርን መረዳት ነው። ለምሳሌ አንድ ስራ ግዴታ ልብስህን የስራ ልብስህን ግዴታ መልበስ ካለብህ አንድ ሰው ግዴታ መልበስ አለበት ማለት ነው። ግዴታ መልበስ የሌለበት ከሆነ ደግሞ መልበስ ከሌለበት ደግሞ ምንም አይደለም አሉ። ስለዚህ የስራ ምግባርን ማክበር እኛ እንደ ሀላፊነት ተሰምቶን በሚገባ የስራ ምግባራችንን ልናከብር ይገባል። ስለዚህ እኔ ደግሞ የስራ ምግባርን ማከብር ሰው ነኝ ማለት ነው። በአብዛኛው ጊዜ እያንዳንዱ ሰው በጣም ይወደኛል የሚወደኝ ምክንያት ደግሞ ዝም ብሎ ከዜሮ ተነስቶ ሳይሆን የተለያየ ሰዎች የሚወደኝ የስራ ምግባሬን በጣም ስለማከብር ነው። አንደኛው የስራ ምግባር ልናከብር ከሚገባው በሰአታችን መገኘት ነው ወደ ተለያዩ ነገር በሰአታችን የሚገኝ ከሆነ እኛ የስራ አክባሪዎች ተብለን እንታወቃለን። በጊዜያችን የማንገባ ከሆነ ግን ስራ አክባሪ አንባልም ስለዚህ ሰዎች ስራ አክባሪ ለመባል የስራም ስነ ምግባር አለባቸው ለመባል የስራውን ባህሪ ማጥናት መጀመሪያ ነው። አንድ ድርጅት ግዴታ የእርሱ ልብስ ለብሰህ መግባት ካለብህ መልበስ ሰዎችን መሳደብ ወይም ሰው ወደችን በአግባቡ ድንን ብለህ መታዘዝ ከሆነ እሱን መታዘዝ ስለዚህ ይሄ የስራ ምግባር ይባላል ማለት ነው። እያንዳንዱ ስራ ደግሞ አንድ አይነት የስራ ምግባር የለውም ሊመሳሰል ይችላል ግን እያንዳንዱ ነገር አንድ ነገር አይደለም። ስለዚህ አንዱ ነገር ከአንዱ ነገር ስለሚለያይ ስለዚህ እነዚህ የሚለያዩ ነገሮች ደግሞ በጥንቃቄ ተረድተን ልንሰራባቸውና ልናከብራቸው ይገባል። ካልሆነ ግን እኛ በጣም ብዙ ነገር ሀላፊነታችንን ባደመወጣታችን በጣም ብዙ ፈተናዎች ሊያጋጥሙን ይችላሉ ማለት ነው። እና የኛ ሰዎች የኛ ማህበረሰቦችን የስራ ምግባርን ማክበር ግዴታ ተሰምቶን በእያንዳንዱ እንቅስቃሴያችን የስራ ምግባርን ማክበር ይጠበቅብናል ማለት ነው። ካልሆነ ግን ትልቅ ችግር ትልቅ ፈተና ሊደርስብን ይችላል የማንወጣው ነገር ማለት ነው። ስለዚህ እኛ የሰው ልጆችን የስራ ምግባራችን ማክበር መለማመድ እንደ ሀላፊነት ወስደን በእያንዳንዱ እንቅስቃሴያችን የስራ ምግባራችንን ማክበር ይጠበቅብናል ስለዚህ ካላከበርን ግን ትልቅ መስዋዕትነትን መክፈል ይቆይብናል ማለት ነው። ስለዚህ እንደዚህ እንዳይሆን አንድ ሰው የስራ ምግባሩን በአግባቡ ተረድቶ በአግባቡ እንዲዋጣበት ይገባል ካልሆነ በጣም ሊከብድበት ስለሚችል ማለት ነው። አንድ ሰው ደግሞ የስራ ምግባሩን የማያከብር ከሆነ ከስራውም ሊባረር ይችላል። ስለዚህ ከስራችን እንዳንባረርም ግዴታ የስራውን ምግባርን ማክበር ይጠበቅብናል ማለት ነው። አብዛኛው ሰዎችን ከስራ የሚባረሩት ምክንያት ሰነፎች ሆነው ሳይሆን የስራውን ስነ ምግባርና የስራውን አሰራር ስለማይገባቸው ነው። ስለዚህ ይሄ ደግሞ ትልቅ ስህተት ነው። ስለዚህ የስራ ምግባር ታከብራለህ ለሚለው ጥያቄ አዎ የስራ ምግባር አከብራለሁ በሚገባ ሆኜ አክብሬ የሚገባኝ ነገርም እቀበራለሁ ማለት ነው። ስለዚህ የሚገባንን ሰርተን የሚገባንን መቀበል ደግሞ የአንድ ሰው መገለጫ ነው እንጂ እንደ ግዴታ አይደለም

በስራ ስንት ጥሪ ታደርጋለህ የሚለው በስራ እኔ በቀን በዛም በጣም ብዙ የስራ ጥሪን ሊያደርግ ይችላለሁ ይሄ የሚወሰነው እንደ ደንበኞቻችን ነው ማለት ነው ደንበኞቻችንን በጣም ብዙ የሚጠይቁ ከሆነ እያነሳ እውላለው ማለት ነው ደንበኞቻችን ግን ብዙ ነገር የማይፈልጉ ከሆነ ግን ምንም ነገር ላልጠቀም እችላለሁ ይሄ የሚወሰነው እንደ ደንበኞቻችን ነገር አያያዝነው ማለት ነው ብዙዎች ሰዎች በቀን እስከ ሰላሳ ጥሪ እስከ አስራ አምስት ጥሪ የማደርገው እስከ ሃያ ጥሪ አደርጋለሁ ከዛ በ ከዛ በላይ ላላደርግ እችላለሁ ምክንያቱ ደንበኞች በቀን እየደወሉ ነው የሚውሉት እኔ የምሰራው ደግሞ ከደንበኞች ጋር የተያያዘ ነገር ስለሆነ ግዴታ ስልክን ማንሳት ይጠበቅብኛል ወይም ጥሪን መቀበል ይጠበቅብኛል ማለት ነው ስለዚህ ብዙ ጊዜ እኔ ጥሪዎችን እቀበላለሁ ተቀብዬን አስተናግዳቸዋለሁ ማለት ነው ስለዚህ በአግባቡ ተቀብዬ በአግባቡ የማስተናገድ ደግሞ የራሴ ሀላፊነት መሆኑን ተሰምቶኝ በሚገባ ደረጃ ሰዎችን ማስተናገድ ሊሆንብን ይችላል ማለት ነው። ካልሆነ ግን ትልቅ መስዋዕትነት ትልቅ ጎዶሎ ሊፈጠርብን ስለሚችል ማለት ነው። ስለዚህ በስራ ስንት ጥሪ ታደርጋለህ የሚለው እኔ በስራ በጣም በረከት ላለ ሰዓታት የስራ ጥሪን ሊያደርግ እችላለሁ። አብዛኛው በጣም በለጠ ከተባለ በቀን ሳላሳ አደርጋለሁ አነሰ ከተባለ ግን አስራ አምስት አስራ አራት እስከ አስራ ስድስት ያለው አነሰ ከተባለ በቀን ይሄ ጥሪ አደርጋለሁ ማለት ነው። ሰዎች የስራ ጥሪ የሚያደርጉበት እንደየስራው ይለያያል። እንደየስራው ስንል ቀለል ያለ ስራ ከሆነ ወይም ከደንበኞችን የማይያዝ ከሆነ ምንም አይደለም ለ ዝም ብሎ መልእክታትን በመጻፍ የቪ የቪዲዮ መልእክትን በመ በመላክ እንዲሁም የድምጽ ቅጅን ልከው በመላክ ሊፈጽሙ ይችላሉ። እኔ ግን ሙሉ ቀን የተለያዩ ደንበኞችን ከእኔ ጋር ስለሚውሉ እነሱን በሚፈልጉበት መንገድ የተለያዩን እየተቀበልኩኝ እያስተናገድኩኝ እውላለሁ ማለት ነው። በዚህ ምክንያት የተለያዩ ማህበረሰቦቼን አገለግላለሁ እያገለገልኩም እገኛለሁ። ስለዚህ ሰዎች የስራ ጥሪ ማድረግ እንደ ልማድ አድርገው ቢይዙት በጣም ጥሩ ነው። አንዳንድ ሰዎች አሉ እየተደወለላቸው ስልክን የማያነሱ ጥሪን የማይመልሱ ሰዎች አሉ። ይህ በጣም ትልቅ ስህተት ነው። ስህተት ከሚባለው ስህተት ሊቆጠር ይገባል ማለት ነው። ምክንያቱም ስልክ እየተደወለልን አለማንሳት በጣም ትልቅ ስህተት ስለሆነ ጥር ስልክ ሲደወልልን ማንሳት አንዱ የጎበዝ ወይም የጠንካራ ሰራተኛ መገለጫ እንጂ ስራ የሌለው ሰው መገለጫ አይደለም። ስለዚህ በስራ ስንት ስ ጥሪ ታደርጋለህ የሚለው በስራ በረከት ያለ ጥሪዎች አደርጋለሁ። እስከ ሰላሳ ያህል በቀን አደርጋለሁ። ምክንያቱም የኔ ስራዎች እያንዳንዱ ከደንበኛ ጋር የተያዘ ስለሆነ ማለት ነው። አብዛኛው እኔ የምሰራው ስራ ደግሞ ተቀጥሬ ነው። ስለዚህ ተቀጥሬ ስለሆነ ከደንበኞች ጋራ ቀጥታ ግንኙነት ያለኝ እኔ ነኝ። አለቃዬ ቀጥተኛ የሆነ ከደንበኞች ጋር ግንኙነት የለውም። እሱ የሚመጣው ዋና ለማዘዝ እና አንዳንድ ከበድ ያሉ ውሳኔዎችን ለማስተላለፍ እንዲሁም ብርን ለመቀበል፣ ቁጥጥርን ለማድረግ ይሄ ለዚህ ለዚህ ሊመጣ ይችላል። ከዛ በበለጠ ግን ከደንበኞች ጋራ የሚያገናኘው ነገር የለም። እኔ ግን ሙሉቅ ውለዬ ከደንበኞች ጋራ ደንበረኞችን የእርካታ ነገር እያሰማሁ እርካታ እንዲሰማቸውን እያሳወቁኝ እንደዛ ነው የማሳልፈው ማለት ነው እና በስራ ስንት ጥሪ ታደርጋለህ የሚለው በስራ ቢያንስ ከአስራ አምስት እስከ ሰላሳ ያለው የስራ ጥሪ ሊያደርግ እችላለሁ።

በስራ ላይ ምን አይነት ተግዳሮት አለ የሚለው? በስራ ላይ በጣም ብዙ ተግረ ተግዳሮች አሉ። ከቀላል ጀምረው እስከ ከባድ ማለት ነው። እና እነዚህ ተግዳሮች ተቀብለን የምንመለከታቸው አመለካከታችን ሊለያይ ይችላል። እና እነዚህ ተግዳሮች በሚገባ ነገር ተረድተን የተሻለ መፍትሄን ማስቀመጥ ይኖርብናል። በሀገራችን ውስጥ ይሁን በተለያዩ ሀገራት በስራ ላይ ችግር የማይደርሰው ሰው አለ ብዬ አላምንም። ምክንያቱም እያንዳንዱ ሰው ችግር ያጋጥመዋል በስራው ላይ ማለት ነው። ግን ለስራው ያለው አመለካከት እያንዳንዱ ሰው ከእያንዳንዱ ሰው ይለያያል። ለምሳሌ አንዳንድ ሰው በስራ ላይ የሚያጋጥሙ ተግዳሮች ወደ ጥሩ ነገር ቀይሮ ከእነሱ በጣም ብዙ ነገር ይማራል። አንዳንድ ሰው ደግሞ በስራ ላይ በሚያጋጥሙት ተግዳሮት ግራ ተጋብቶ በጣም ከባድ ተጽዕኖ የሚደርስበት ሰውም አለ። እንደዚህ አይነት ሰዎች አሁን በእያንዳንዱ ነገር ውጤታማ ላይሆኑ ይችላሉ ማለት ነው። እና በስራ ላይ ምን አይነት ተግዳሮት አለ የሚለው? አንደኛው ካሉ ተግዳሮች የደንበኞችን አለመርካት አንዱ ተግዳሮት ነው። ይሄ ተግዳሮት በጣም ከባድ ነው። የሆነ ስራ ጀምረን እነዚህ ደንበኞቻችንን እርካታ ካልተሰማቸው እንደዚህ አይነት የሚያም ነገር የለም። እኔ ከሁሉ የሚያስጨንቀኝ የደንበኞችን እርካታ ነው። የደንበኞቻችን ካረኩ ለእኛ በጣም ከባድ ተጽዕኖ አለው ማለት ነው። ስለዚህ ይሄ ተጽዕኖ ደግሞ ለመፍታት እያንዳንዱ ሰው በተቻለው መጠን ተግዳሮችን እንዴት እንደመጡና እንዴት እንደሚፈቱ ማወቅ ይኖርበታል። ካላወቅን ግን ትክክለኛ ያልሆነ ነገር ትክክለኛ ያልሆነ መንገድን ስህተትን እንፈጥራለን ማለት ነው። ስለዚህ ስህተት እንዳንፈጥር በተሻለ መልኩ ያለንን ጥንቃቄ ወስደን በሚገባ ጥሩ ስራ ሰርተን መለወጥ እንችላለን። ስለዚህ በስራ ላይ ምን ተግዳሮት አለህ? ከምትሉኝ አንደኛው የተለያዩ በሽታዎች ሊያጋጥሙ ይችላሉ። የአንዳንድ ቢሮዎች ወይም ድርጅቶች እዛ የተለያየ በሽታዎች አሉ። ይህ በሽታ ደግሞ ከንጽህና ማነስ የተነሳ ነው ማለት ነው። አካባቢያችንና ቤታችን እንዲሁም የስራ ቦታችንን ንጹህ ካልሆነ በህይወታችን ላይ በጣም ብዙ ተግዳሮች ሊያጋጥሙን ይችላሉ። ስለዚህ እነዚህ ተግዳሮች ደግሞ በሚገባ መልኩ ተረድተን እንዴት መፍታት እንዳለብን ከራሳችንን መወያየት ይጠበቅብናል። ስለዚህ እነዚህን ችግሮችን ከራሳችን ጋር ተነጋግረን እንዴት እንደሚፈቱ አስበን ተርጉመን ወደ ህይወታችንን አምጥተን ልንፈታቸው ይገባል። ካልሆነ ግን በህይወታችን በጣም ከባባድ የሚባሉ እነዚህ ተግዳሮችን ፈትነው ሊጥሉብን ይችላሉ። ግን ቢጡልንም ወድቀህ መቅረት ነው እንጂ መነሳት መልሰህ መነሳት የአንድ ብርቱ የአንድ ጎበዝ ሰራተኛ መገለጫ ነው። አብዛኛው ጊዜ እኔ በህይወቴ ላይ በጣም ብዙ በስራ ላይ ተግዳሮች አጋጥመውኝ ያውቃሉ። ለምሳሌ አሞኝ ያውቃል ከዛ ደግሞ የገንዘብ ኪሳራ አጋጥሞኝ ያውቃል የደንበኞችን እርካታ አለማሳወቅም አጋጥሞኝ ያውቃል ወይም ደንበኞችን የደንበኞች ተቃውሞም አለ ማለት ነው። እነዚህ ተግዳራትን በአግባቡ ተረድተን የተሻለ መፍትሄን ለማምጣት በሚገባ ደረጃ መጮህ ይገባናል ማለት ነው። ካልሆነ ትልቅ ነገር ጉዳት ነው እየደረሰብን የሚሄደው። እና እንፍታቸው ሆን ብለን ጥሩ ነገር እንስራ ካልሰራን አንቀየርም ከተቀየርን ግን በጣም ጥሩ ይሆናል ማለት ነው። ስለዚህ እያንዳንዱ ሰው ወደ እያንዳንዱ ሰው ለመሄድ በአግባቡና በስርዓቱ መጠቀም ይኖርበታል ካልሆነ ትልቅ ሰማዕትነት ትልቅ ፈተና ይጠብቀዋል ማለት ነው። ስለዚህ በስራህ ላይ ምን አይነት ተግዳሮች አለ ለሚለው? አንደኛው የደንበኞችን ተቃውሞ ሁለተኛ ደግሞ የገንዘብ ኪሳራ ማለት ነው። እነዚህ በስራዬ ላይ ያሉ ተግዳሮቼ ናቸው።

ጨው ብዙ ትወዳለህ? የሚለው ጨው እኔ በብዛት አልወድም መካከለኛ የሆነ መጠን ግን እወዳለሁ። እና ጨው በብዛት የሚወዱ ሰዎች አሉ። እነዚህ ጨው በብዛት መውደድ ደግሞ በህይወታችን ላይ ብዙ ችግሮችን ሊያመጣ ይችላል። ጮህ በተፈጥሮ ብዙ ነገርን የማጥራት ችሎታ አለው። ለምሳሌ የቆሸሸ ልብስ በጨው ካጠብነው በጣም ይጠራል። እንዲሁም ሰውነታችንን በጣም በሚቆሽበት የድሮ አባቶቻችን ሰውነታቸውን የሚታጠቡት መጀመሪያ ውሃን በእሳት ሳይሆን በፀሀይ ያሞቅታል በፀሀይ የሞቀ ውሃ ከዛ ውስጡ ምን ይጨምሩበታል ጨው ይጨምሩበታል ማለት ነው። እና ጨው ጨምረው ከዛ ይታጠቡታል ማለት ነው። እና ሲታጠቡት ሰውነታቸውን ይበላቸዋል ሲበላቸው በጣም አድርጎ ደግሞ በዛ ልክ ደግሞ ጥራትን ያለው አተጣጠብ ያደርግለታል ማለት ነው። እንዲያው ብዙ ሰዎች ቁስልን በሰውነታቸው ቁስልን ሲቆስልባቸው በጨው ታጠበው የሚሉ አሉ። ጮህ እዚህ ላይ ዋና ጥቅሙ ምንድነው? በጣም እንድንጠራ ያደርገናል ማለት ነው። ሌላኛው ጮህ የተለያየ ምግቦችን ጣፋጭ እንዲሆን ያደርጋቸዋል። ስለዚህ ምግቦችን ምግቦችንም ጨው ካልገባቸው ጥሩ ጣዕም ሊኖራቸው አይችልም። ስለዚህ ምግቦች ጥሩ ጣዕም እንዲቆያቸው ጨው ቢገባቸው ተመራጭ ነው። ጨው ካልገባቸው ግን ተወዳጅ ሊሆኑ አይችሉም ማለት ነው። ስለዚህ ተወዳጅ እንዲሆኑ ግዴታ ጨው መጨመር አለባቸው። እና ምግብ ላይ እኔ አብዛኛው ጊዜ ከሚያጋጥሙኝ ችግሮች ወጥን አፍልቼ የጨው መጠንን አላውቅም። እና የጨው መጠን ስለማላውቅ ደግሞ ብዙ ጊዜ ስህተትን እፈጥራለሁ ማለት ነው። አንድ ጊዜ በጣም ሞቅ ይላል አንድ ጊዜ ደግሞ ቀዝቀዝ ይላል። ይሄ የጮው መጠንን አለማወቅ የተነሳ ነው። ስለዚህ እያንዳንዱ ሰዎችን የጨው መጠንን አውቀህን በሚገባ ደረጃ ጨውን ጨምረን ጥሩ ጣፋጭ ነገር ብንበላ ይሻላል። ካልሆነ ደግሞ እንደዚህ ማድረግ የማንችል ከሆነ ደግሞ ሰዎችንን ሴቶች ጨውን እንዲጨምሩልን መጠየቅ ጥሩ ነው። ምክንያቱም ያላወቅነው ነገር ከሰው ጠይቆ መማር ኃጢአት አይደለም በጭራሽ ኃጢአት ሊሆን አይችልም። ስለዚህ የማናውቀው ነገር ሰዎች መጠየቅ አለብን። አንዳንድ ሰዎች አሉ የማያውቁት ነገር እያለ ግን መጠየቅ የሚያሳፍራቸው ማለት ነው። እንደዚህ አይነት ሰዎች ስህተትን ይፈጥራሉ። እንደዚህ ደግሞ መሆን የለበትም። እያንዳንዱ ሰው የሚፈጥረውን ችግር ስላለው ብዙ ነገር መማር ይኖርበታል። ብዙ ሰው በሁሉ ነገር ሙሉ አይደለም። በሆነ ነገር ጉዳት ስለለው በዛ ጉዳት ደግሞ አስተካክሎ የተሻለ ሰው ሆኖ መገኘት ይጠበቅበታል ማለት ነው። እና እኔ ሁል ጊዜ የማደርገው የተሻለ ሰው ሆኜ ለምን መገኘት ብዙ ጣዕር ወይም ብዙ ነገር አካሂዳለሁ። ስለዚህ ያወላወቅኩትን ለማወቅም በጣም በሚገባ ደረጃ እዘጋጃለሁ ማለት ነው። እና ጨው ብዙ ትወዳለህ ለሚለው ጥያቄ ጨው ብዙ አልወድም። ግን በመጠኑ እወዳለሁ ማለት ነው ሳይበዛ ሲበዛ በጣም ስለሚመር በጣም ያስጠላል። ሳይበዛ ሲቀርሙ የምግብ ጣዕሙን ሳናውቅበት ስንቀርደሙ ጥሩ አይደለም። ስለዚህ መካከለኛ የሆነ የጮም መጠን ሁሉ ሰው እያንዳንዱ ሰው የሚወደው አይነት ምግብ ነው ማለት ነው። እና ጮህ ብዙ ትወዳለህ የሚለው አልወድም። እንዳልኩት ጨው የሚወዱ ከብቶች ናቸው። ከብት የተለያዩ ከብቶች ጨውን እንዲልሱ ይደረጋሉ። ይሄ የሚሆንበት ምክንያት ምንድነው? ሰውነታቸውን ጥሩ ሆነ እንዲስማማቸው ሰውነታቸውን ደስ የሚሉ ጥረት ያሉ እንዲሆኑ ስለሚያደርጋቸው ማለት ነው። በሌላ አባባል ደግሞ እኛ ሰው ሰዎች ሰውነታችንን በጨው ከታጠብን በጣም ንጹሃን በጣም የጠራ እንሆናለን ማለት ነው። እና ጨው ብዙ ጥቅሞች አሉ በህይወታችን ላይ። ስለዚህ ሀሳቦቻችን ስናጠቃልል ጨው ብዙ ትወዳለህ የሚለው እኔ ጨው ብዙ አልወድም መካከለኛ የሆነ የጨው መጠን ግን እወዳለሁ

ብዙ ትንሽ ሳለ የሚላል ብዙ ትርጉም ስለሌለው ለማሳለፍ እሞክራለሁ ግን ደጋግሞ ይመጣብኛል። ምክንያቱ ይሄ የተጣራ ትርጉም ስለሌለው ነው። ብዙ ትንሽ ትንሽ አለህ የሚለው ግልጽ አይደለም። ግን ብዙ ትናንሽ ነገር አለህ ከሆነ አዎ ብዙ ትናንሽ ነገር አለኝ። ማለት ትናንሽ ነገር የምንለው አነስ ያሉ በመጠናቸው ሊሆን ይችላል ወይም በገቢም ሊሆን ይችላል ማለት ነው። እና ብዙ አነስ ያሉ ነገሮች አሉ። እና እነዚህ ደግሞ የተለመደ ተግባሮች ናቸው።